ጆሮ ጆሮ ማለት እንግዲህ የሰውነት የአካል ክፍል ነው ማለት ነው። ያው ህይወት ያላቸው ነገሮች ጆሮ አላቸው ማለት ነው ይሄም እንግዲህ የተለያየ ጥቅሞች አሉት። አንደኛው ያው መልእክቶችን ለመቀበል እና ለማስተላለፍ ወይንም ያው እንግዲህ የሚያስተላልፉትን መልእክት ተረድቶ ለማስተላለፍ እና ወይንም የሚያስተላልፍላቸውን መልእክት ለማዳመጥ ወይም ለመስማት ይጠቅማል ማለት ነው እንግዲህ እጅግ የሆነ ጠቃሚያት አለው ማለት ነው ይህንን መልእክትን በመቀያየር እና ከሰዎች ጋር በሚኖረን ግንኙነት በምናወራበት ሰዓት ሊሆን ይችላል። በምንወያይበት ሰዓት ወይም በምንማርበት ሰዓት ሊሆን ይችላል። ለማዳመጥ እና የሚሉልን ነገር ለመረዳት ለመስማት ያገለግለናል ማለት ነው። እንዲሁም የተለያዩ ነገሮችን ለማዳመጥ ሙዚቃ ሊያዳምጥ ይችላል አንድ ሰው እንዲሁም መዝሙር ሊያዳምጥ ይችላል እንዲሁም የተለያዩ ግጥሞችን ወይንም ሌሎች ንግግሮችን ሊያዳምጥ ይችላል ማለት ነው። እንግዲያው አንደኛው የአካል ክፍላችን ወይንም ያው ጭንቅላታችን ላይ የሚገኝ ሁለት ጆሮ አለን ማለት ነው። ወይም አንድ ሰው ሁለት ጆሮ ይኖረዋል ቀኝ እና ሀገራዊ የሚባል በእነዚህ እንግዲህ መረጃን ይሰበስባል ማለት ነው። ይህ መረጃን በመሰብሰብ ወደ ዋናው የአእምሮ ወይም የጭንቅላታችን ክፍል በመላክ መረጃው ፕሮሰስ እንዲደረግና እና ያ ደግሞ የተሰማው መረጃ ወይም የሰማውን መረጃ አስተላልፎ ምላሽ እንዲሰጥበት ያደርጋል ማለት ነው። እንግዲህ የጆሮ ስራ መረጃን መስማት እና ማጣላቀም ማለት ነው። ልክ እንዲህ ራዳር ወይም እንዲህ ቴሌቪዥን ዲሽ ማለት ነው። ይህንን መረጃ በመሰብሰብ ለአእምሮ ማቀበል እና ወደ እሱ መላክ ነው ማለት ነው። ስራው ከዛ በኋላ ደግሞ አእምሮን እንግዲህ የራሱን ስራ ይሰራል ማለት ነው። ይህ ጆሮ ያቀበለውን መረጃ የራሱን ምላሽ ለመስጠት ይዘጋጃል ማለት ነው።

መታጠቢያ ቤት የት? ነው ያው መታጠቢያ ቤት ከክላሶቼም ከመኖሪያ ቤቶች በጫፍ በኩል ወይንም በዳር በኩል ሊሆን ይችላል ማለት ነው። እዛ ቦታ ላይ ይሰራል መታጠቢያ ቤት። እና ያው ወይንም ከእያንዳንዱ የአልጋ ወይንም የመኝታ ክፍል ከእነሱ ጎን ይኖራል ማለት ነው። ያው እንግዲህ ሰው ያው እዛ አልጋ ቤት ተኝቶ ሲያድር ወይንም እዛ ሊተኛ ሲገባ። ሻወር ገብቶ ይታጠባል ማለት ነው። ወይንም ጠዋት ሲነሳ እንዲታጠብ ሲባል ያው ከእያንዳንዱ የመኝታ ቤት ወይም ከእያንዳንዱ የመኝታ ክፍል ቀጥሎ ወይንም ከዛ ጎን መታጠቢያ ቤት ይኖራል ማለት ነው። እንግዲያው ይሄ መታጠቢያ ቤት አስፈላጊ ነው። ለሰዎች ምናልባት አንድ ሰው ከስራ ሲመጣ ደክሞት ማረፍ ቀጥታ ገብቶ ማረፍ ቢፈልግ። ከዛው ሻወር ታጥቦ ወይንም ታጥቦ ሰውነቱን ገላውን ከዛ በኋላ ወደ መኝታ ወይም ወደ አልገው ይገባል ማለት ነው። ያርፋል ማለት ነው። እንዲሁም ጠዋት ሲነሳ መታጠብም ከፈለገ ከዛው ተነስቶ ሊታጠብ ይችላል ማለት ነው። እንግዲህ ያው ዘመናዊ በሆኑና በሰለጠኑ የቤቶች አሰራር ወይም በሰለጠኑ ባአደጉ ሀገሮች አለ ማለት ነው ወይም በየከተማው ይኖራል ማለት ነው። እንግዲህ ደግሞ በገጠር ከሆነ ወይንም በገጠሩ ማህበረሰብ በገጠሩ አካባቢ ካየነው ወንዝ ላይ ሊሆን ይችላል መታጠቢያ ምናልባት የምታጠበው ወይም ዉሃ ባለበት አካባቢ ሊሆን ይችላል ማለት ነው። ወይንም ውጭ ላይ ከቤት ውጭ ሊሆን ይችላል ማለት ነው። የሚታጠብ ወይም እንደ ብቻው የተሰራ የመታጠቢያ ቤት። በትንሿ የምትሆን እንደ ጎጆ ነገር መታጠቢያ ቤት ትኖራለች ማለት ነው። እና ይህን ይመስላል መታጠቢያ ቤት

እጁ ላይ ማለት እንግዲህ ከወራቶች መካከል ከአስራ ሁለት ወራቶች ውስጥ አንዱ ነው ማለት ነው። ያው እንግዲህ ጁን ጁላይ ኦገስት እነዚህ ያው በአብዛኛው ወይንም ለምሳሌ በእኛ ሀገር እንግዲህ የክረምቱ ክፍል ናቸው ማለት ነው። ወይም ክረምት ከሚባሉት ወራቶች ውስጥ ናቸው ማለት ነው። ወይንም የክረምት ወቅት በመባል ይታወቃሉ። እንግዲህ ያው ይሄ ጁላይ ሚባለው በጣም ከፍተኛ የሆነ ዝናብ ያለበት ነው እንደውም ቅዝቃዜና ደመናማ የአየር ሁኔታ የሚበዛበት ወር ነው ማለት ነው። እንዲሁም ትምህርት ቤቶች ጨምሮ አንዳንድ መስሪያ ቤቶችን የሚዘጉበትና ወይም አንዳንድ ተቋማት ለአገልግሎት ዝግ የሚሆኑበት ወቅት ነው ማለት ነው። ተማሪዎች ወደ የቤተሰቦቻቸው የሚመለሱበት ወቅት ነው ማለት ነው። በዚህ ሰዓት ትምህርት እንዲህ ስለሌለ ወይም ስለማይኖር ወደ ቤት የሚመለሱበት ነው ማለት ነው። እንዲሁም ገበሬዎች የተለያዩ አዘርቶችን የሚዘሩበት የተለያዩ ምርቶችን ለመምረት የምንቀሳቀሱበት ወቅት ነው ማለት ነው። ያው እንደሚታየው ከፍተኛ ዝናብ አለ በዚህ ጊዜ በጁላይ ወር ማለት ነው። ከፍተኛ ዝናብ እንዲህ መኖሩ መጠን የተለያዩ አዘርቶችን እና ተክሎችን በመትከል ገበሬዎች ችግኞችን ሊተኩሉ ይችላሉ። እንዲሁም ለምግብነት የሚውሉ አዘርቶችን ሊዘሩና እነሱን በክረምቱ በዝናብ ወቅት ሊንከባከቡ ይችላሉ ማለት ነው። እንደዛ በማድረግ የበጋ ምግባቸውን ያዘጋጃሉ ወይንም ለበጋ ምግባቸው ለቤተሰባቸውም ለራሳቸውም ይዘጋጃሉ ማለት ነው እንዲሁም ገቢን ለማግኘት ለገበያ ለማቅረብ ሲሉ ያንን ያመርታሉ ማለት ነው። እንደውም ያው እንደ ኢትዮጵያ ይህ ወር እንግዲህ አስራ አንደኛው ወር ነው ማለት ነው። አስራ አንደኛ ወር ላይ ይገኛል የአመቱ መጨረሻ አካባቢ ማለት ነው እንዲሁም እንደ አይሮፒያ አቆጣጠር ወደ ሰባተኛው ወር አካባቢ ነው ማለት ነው። ሰባተኛው ወር ነው ማለት ነው በእነሱ ወይንም በአውሮፓውያን አቆጣጠር የሚቆጥሩ ሀገሮች የሚከተሉ ከሆነ ማለት ነው እና ይሄ ጁላይ የሚባለው ያው ከወሮች መካከል ከአስራ ሁለት ወሮች የአንዱ ወር ስያሜ ወይም የአንዱ ወር መጠሪያ ነው ማለት ነው ስለዚህ እንደኛ ሀገር እጅግ ከፍተኛ ዝናብ የሚኖርበት እና የክረምት ወቅት የሚሆንበት ዝናብ ጭጋግ እንደውም ቅዝቃዜና ደመና የሚበዙበት የፀሀይ ብርሃን ዝቅተኛ የሚሆንበትና በደመና የሚሸፍንበት ነው ማለት ነው። መሬቱም ከፍተኛ እርጥበት የሚይዝበትና ውሃ የሚያዝኑበት ወንዞች የሚሞሉበት ተራሮች እንዲሁም የተለያዩ ነገሮችን የሚያመቅሉበት ምድር አረንጓዴ የምትሆንበት አረንጓዴ እርጥበታማ የምትሆንበት ወቅት ነው ማለት ነው። ይሄ ጁላይ የሚባለው ወቅት

የተጠቃሚ ስም እንግዲህ ተጠቃሚ የሚባለው ሰውዬ የአንዲት ነገር ሊጠቀም ይችልም ወይም አንድን ነገር ለመጠቀም አንድን አገልግሎት ለማግኘት የተመዘገበ ማለት ነው እና የዛ የተጠቃሚ ስም ይባላል ማለት ነው። ለምሳሌ ኢሜል ላይ የተጠቃሚ ኢሜል ላይ አንድ ሰው ኢሜል ሲከፍት ያኔ የተጠቃሚ ስም ይኖረዋል ማለት ነው። የራሱ ይሄ ሆነ እንደውም የተለያዩ ጎግል አካውንት ሊሆን ይችላል የተለያዩ ማህበራዊ ሚዲያዎችን ሲከፍት እዛ ላይ የተጠቃሚ ስም ይኖረዋል ማለት ነው። የራሱ የሆነ መለያ ሰዎች በዛ ሊያውቁት የሚችሉት ወይንም በዛ የራሱን መለያ ይዞ ሌሎች ብዙ ነገሮችን ሊያደርግበት የሚችል የተጠቃሚው ስም ወይንም የሚጠቀመው ሰውዬ ስም ተብሎ ሊገለጽ ይችላል ማለት ነው። ያው አንድ ሰው በተለያዩ ቦታዎች ሲመዘገብ የተለያዩ ቦታዎች ላይ እንግዲህ ሎጊን አድርጎ ሲገባ በነዛ ላይ የተጠቃሚ ስም ይኖረዋል ማለት ነው። የተጠቃሚ ስም ከዛ ድርጅት ወይም ከዛ ኩባንያ ይሰጠዋል ማለት ነው። ግን በአብዛኛው ኢሜል እና እንደነዚህ ጎግል አካውንት ያሉ እነሱ ላይ በአብዛኛው ስንመዘገብ የሚሰጠን ዩዘር ኔም በሚባለው ማለት ነው ያ ያ ማለት ነው የተጠቃሚ ስም ማለት

ደንበኛ ደንበኛ ማለት እንግዲህ ለአንድ አገልግሎት ሲፈልግ የሚሰጡት ማለት ነው ከአንድ ከአገልግሎት ሰጪ ጋራ የሚገናኝ እንግዲህ እንደዛ ለማለት ይቻላል። ለምሳሌ አንድ ነጋዴ እቃውን የሚገዛው ቋሚ የሆነ ደንበኛ ሊኖረው ይችላል ማለት ነው። ያ እቃውን የሚገዛው በተደጋጋሚ የሚፈልገውን ነገር ከእሱ ሲገዛ ያ ሰው ደንበኛ ሆነ ይባላል ማለት ነው። ወይንም ለዛ ሰውዬ ሻጭም እንግዲህ ለገዢው ደንበኛው ነው ገዢውም ለሻጩ ደንበኛው ነው ማለት ነው። አንድ ካፍቴሪያ ብቻ የምጠቀም ሰው ለምሳሌ እዛ ካፍቴሪያ ደንበኛ ነው ማለት ነው። ለዛ ካፍቴሪያ እንግዲህ በተደጋጋሚ አብዛኛው ጊዜ እዛ የሚሆን ከሆነ ለዛ ካፍቴሪያ ነጋዴዎች ወይም ለዛ ካፍቴሪያ ሻጮች ወይንም ለዛ ካፍቴሪያ ባለቤቶች ባለ ንብረቶች የሰው ደንበኛ ይባላል ማለት ነው። እነሱም ለዚህ ሰውዬ ደንበኛ ናቸው ማለት ነው። ሊባል ይችላል ማለት ነው። እንግዲህ አገልግሎት የሚሰጥ አገልግሎት የሚቀበልም ግን በተደጋጋሚ ከዛ ቦታ እንትን የሚል ከሆነ ያን አገልግሎት የሚያገኝ ከሆነ ከአንድ ቦታ ወይንም ያ ሰው በተደጋጋሚ ያ ኩባንያ ወይም የሆነ ድርጅት ሊሆን ይችላል ነጋዴ ሊሆን ይችላል ለአንድ ሰው በተደጋጋሚ አገልግሎት የሚሰጥ ከሆነ ደንበኛ ይባላሉ ማለት ነው። እንዲሁም የቅርብ የሚተዋወቁ ሰዎች ወይም ጓደኛሞችም ደንበኛ በመባል ሊታወቁ ይችላሉ ማለት ነው። እና ይሄ ደንበኛ የሚለው አገልግሎት መጠቀም እና አገልግሎትን ማቅረብ በእነዚህ ሰዎች መካከል ያለው ተጠቃሚነት ደንበኛ ሊያስብላቸው ይችላል ማለት ነው። ያው እንግዲህ ደንበኛ ሊባል የሚችለው አንድ ሰው በብዛት ከዛ ነገር ተጠቃሚ ከሆነ ወይንም በብዛት ከሌሎች ለይቶ ይሄኛውን ሰውዬ እቃ የዚህኛውን ሰውዬ አገልግሎት የሚወስድ የሚጠቀም ከሆነ ደንበኛ ሊባል ይችላል ማለት ነው። ለምሳሌ እንግዲህ የቴሌኮም ተጠቃሚዎች ለዚህ ለቴሌኮም ኩባንያ ደንበኛ ናቸው ማለት ነው። የተለያዩ ካርዶችን ይገዛሉ ወይንም በቴሌኮም ሲም ካርድ ይጠቀማሉ የቴሌኮምን አገልግሎቶች ይጠቀማሉ ማለት ነው ስማቸው ተመዝግቦ ታውቀው ስለዚህ በዛ መልኩ ደንበኛ ሆነዋል ማለት ነው። እንዲሁም ለምሳሌ ሌላን አይነት እንደ ፌስቡክ ወይንም እንደ ቴሌግራም ወይንም እንደ ቲክቶክ አካውንት ያላቸው ሰዎች ወይንም ዩቲዩብ ሊሆን ይችላል የዛ አካውንት ያላቸው ሰዎች ለዛ ሶሻል ሚዲያ ወይም ለዛ ማህበራዊ ሚዲያ ደንበኛ ናቸው ማለት ነው። ወይንም ደንበኞች ናቸው ማለት ነው። እንዲሁም የሬዲዮ ጣቢያ የምትተላለፍ የሬዲዮ ጣቢያ ሊኖር ይችላል ማለት ነው ያንን የሬድዮ ጣቢያ የሚከታተሉ ወይም የሚያዳምጡ ሰዎች እንግዲህ ያንን ዜና ለሚያቀርቡት ሰዎች ደንበኞች ታማኝ ደንበኞች ናቸው ማለት ነው። እንዲሁም በተለያየ መንገድ ሊናየው ይችላል የቴሌቪዥን ስርጭትንም የሚከታተሉ ሊሆኑ ይችላሉ እነሱ እንግዲህ ደንበኞች ይባላሉ ማለት ነው። ስለዚህ አንድን አገልግሎት የሚጠቀሙ ሰዎች የአንድን ኩባንያ አገልግሎት ሊሆን ይችላል ለምሳሌ ባንኮች ጋር ብንሄድ ባንኮች እንግዲህ አንድ ሁለት ሶስት አራት አምስት ይባላሉ ማለት ነው። እንዲሁም ያለ አየር መንገድ አንድ አየር መንገድ ላይ በዛ አየር መንገድ የሚጓዙ ተጓዦች ለዛ አየር መንገድ ደንበኞቹ ሆናቸው ማለት ነው። ያው እንግዲህ ደንበኛ የሚባለው ነገር አገልግሎት የሚሰጥ ተቋም አለ ወይንም ቀን የሚሸጥ ነጋዴ ወይም ድርጅት አለ። ከዛ ድርጅት የተለያዩ አገልግሎቶችን የሚጠቀሙ ሰዎች ወይንም ያንን አገልግሎት በብዛት ከዛ ድርጅት የሚጠቀም ወይም ለዛ ድርጅት አባል የሆኑ ገዢ የሆኑ ሰዎች ልንላቸው እንችላለን ማለት ወይም አገልግሎቱ በተለይ በተደጋጋሚ የሚሰጡ ይኖራሉ ማለት ነው። እንግዲህ ያንን አገርግሎት በተደጋጋሚ ከአንድ ቦታ የሚያገኙ ከሆነ ከአንድ መስሪያ ቤት ከአንድ ድርጅት ከአንድ ተቋም የሚያገኙ ከሆነ ለዛ ተቋም እነዚህ ሰዎች ደንበኛ በመባል ይታወቃሉ ማለት ነው።

አንድ ማለት ነጠላ ህዝብ ቁጥር ናት ማለት ነው ወይንም ባለ ነጠላ ወይንም ባለ አንድ ሀሃስ ቁጥር ባለ ታት መቁጠሪያ ቁጥር ማለት እንችላለን። እንግዲህ አንድ የምንላት ያው አንድ ብሎ ነው ሁሉም ነገር የሚጀምረው ስንቆጥር የትኛውንም ቁጥር አንድ ብለን እንነሳለን። የትኛውም ነገር የሚጀምረው አንድ ይሄ ብሎ ነው ማለት ነው። ከአንድ ነው የሚጀምረው ማንኛውም ነገር። ሁሉም ሂደት ሁሉም ነገር ከአንድ ይጀምራል። ስለዚህ ስንቆጥር አንድ እንላለን ሶ ይቺም አንድም የመቁጠሪያ ቁጥር እናት ማለት ነው። ስለዚህ ያው መጀመሪያ ደረጃ ላይ የሚገኝ ሁሉም ነገር ወይም መጀመሪያ ላይ የተቀመጠ በተራ ቁጥር የሆነን ነገር ስንዘረዝር ሊሆን ይችላል። የሆነን ነገር ስንመዘግብ ይሆናል አንድ ብለን እናስቀምጣለን ማለት ነው። ከዛ ሌሎች ቁጥሮች ይከተላሉ በሌሎች እናስከትላታለን ማለት ነው። እና ይቺ ቁጥርበትም አንቺ በማለት የምናውቃት የመጀመሪያዋ መቁጠሪያ ቁጥር ነች ማለት ነው። እንግዲህ ማንኛውም ሰው ከአንድ ይጀምራል ማለት ነው። ያው አንድ ሰው ሲወለድ ወይም ደግሞ የቆጠረው አንድ ተብሎ ነው አንድ ቀን ተብሎ ይቆጠራል ማለት ነው። አንድም አንድ ሰው ትምህርት ቤት ሲገባ ወደ ትምህርት ሲጀምር አንድ ተብሎ ይቆጠራል ማለት ነው። እንዲሁም የተለያዩ ንግዶችን ወይንም ሌላ ነገሮችን ሲያካሄድ አንድ ተብሎ ይጀመራል ወይም አንድ ተብሎ ይቆጠራል ማለት ነው። አዲስ አመት ሲገባ ያው እንደገና አንድ ተብሎ ያ ሶስት መቶ ስልሳ ቀኖች አንድ ተብለው ተጀምረው ይቆጠራሉ ማለት ነው። ወይንም አዲስ ወር ሲገባ ሊሆን ይችላል ያኔም አንድ ብለን እንቆጥራለን ማለት ነው። ያው ሰላሳ እስከሚሞላ ድረስ ወይም አዲስ ሳምንት ሲመጣ ወይም የቀኑ የሳምንቱ የመጀመሪያ ቀን ሲመጣ የሳምንቱ አንድ ተብሎ ይጀመራል ማለት ነው። ለምሳሌ እሁድ ነው። አብዛኛውን ጊዜ ሳምንት የመጀመሪያ ቀን እና እሁድ እሁድ የእንግዲህ ሳምንቱ አንድ ቀን ወይም አንድ ተብሎ ይቆጠራል ማለት ነው። ሳምንት ደግሞ ሳምንት ደግሞ ሰባት ይባላል ማለት ነው። እና አንድ ማለት ቁጥር የምታመለክተን የሆነን ነገር ወይም የመጀመሪያን የምታመለክተን የሆነ ነገር የጀመረበትን የምታመለክተን ወይንም የተለያዩ ነገሮችን የምንቆጥርባት ማለት ነው። ያው እንግዲህ ተማሪዎች ወይም ህፃናቶች የመጀመሪያ ትምህርት ሲገቡ አንድ ብለው ነው የሚጀምሩት ወይም አንደኛ ክፍል ይጀምራሉ ማለት ነው። እንዲሁም የኮሌጅ ተማሪዎች ደግሞ አልፍ ስንል አንደኛ አመት ይባላሉ ማለት ነው። መጀመሪያ እንደገቡ ወይም አንድ አንድ አመት ያ ማለት አንደኛ አመት ወይም የመጀመሪያ አመት ይባላል ማለት ነው። ወይንም ለግቢው አዲስ የሆኑ ተማሪዎች በመባል ይታወቃሉ ማለት ነው። እና ያው አብዛኛውን ቁጥርን የምትገልጽልን አንድ አመት ሆነው ሊባል ይችላል አንድ ሰው አንድ ወር ሆነው አንድ ቀን ሆነው ወይም ከአንድ ቀን በፊት ከአንድ ቀን በኋላ በመባል በተለያዩ ነገሮች እንግዲህ አረፍተ ነገር ሊሰራባት ይችላል። በተለያዩ ነገሮች አገባባዊ ፍቺ ይኖራታል ማለት ነው።

አልገባኝም ማለት እንግዲህ አንድ ሰው አልገባኝም ሊል ይችላል ማለት ነው ይሄ አልገባኝም የሚለው ምንድን ነው? የሆነ ነገር ሳይረዳው ሲቀር የሆነ ነገር ሳያውቀው ሲቀር ወይንም የሆነ ነገር ሲወሳሰብበት ይሄኔ አልገባኝም ሊል ይችላል ማለት ነው። ለምሳሌ የሆነ ሰው መጥቶ ቢነግረው ወይም የሆነን ነገር ቢያወራው ምንድን ለማለት ፈልገህ ነው አልገባኝም አልተረዳሁህም ይቅርታ አድርግልኝ ድገምልኝ እና እስኪ አብራራልኝ ሊል ይችላል ማለት ነው። እንዲሁም ተማሪዎች ሲማሩ ትምህርት ቤት አልገባኝም ሊል ይችላል ማለት ነው። አንድ ተማሪ ግልጽ ካልሆነለት ለምሳሌ አንዳንድ ውስብስብ የሆኑ ኮርሶች ወይም የትምህርት አይነቶች ይኖራሉ ለምሳሌ እንደ ፊዚክስ እንዲሁ እንደ ኬሚስትሪ አይነት እና እንዲሁ እንደ ማትስ ያሉ ወይም የሂሳብ ትምህርቶች እነዚህ እንግዲህ ውስብስብ ሊሆኑ ይችላሉ እና በቀላሉ ለመረዳት በቀላሉ ሀሳባቸውን ለመያዝ ሊከብዱ ይችላሉ እና በዛን ጊዜ ሰው አልገባኝም ሊል ይችላል ወይም አልተረዳሁም ነው። እና ይህ አንድ ሰው የሆነን ነገር አለመረዳቱን አለማወቁን ወይም ግልጽ እንዳልሆነለት ለማሳወቅ የሚጠቀመው ቃል ነው ማለት ነው። ወይም ለሌላኛው ወይንም ለጓደኛው ሊሆን ይችላል ወይንም ያንን ነገር ለሚነግረው ወይንም ለአስተማሪው ሊሆን ይችላል እነዛ ነገር አልገባኝም ሊል ይችላል ማለት ነው። እንዲሁም አንዳንድ ጊዜ ሰዎች ከሆነ ሰው ያልሆነን ነገር ሲሰሙ ያልተገባን ነገር ሲሰሙ ወይንም ያልጠበቁትን ነገር ሲሰሙ ያ ሰው ም አስቦ እንደሆነ ቢገባቸውም ነገሩ አልገባኝም ምን አስበህ ነው ወይንም ምን ለማለት ፈልገህ ነው ብለው በአግራሞት ወይንም በአድናቆት ሊሉ ይችላሉ ማለት ነው። እና ነገሩን ያው ሲከብዳቸው ራሱ ቢገባቸውም ያልጠበቁት ነገር ወይም አዲስ ነገር ሲሆን ምን ማለት ነው ይሄ ምን ለማለት ፈልገህ ነው አልገባኝም ምንድን ነው ብለው በዛ መልኩ ሊገልጹ ይችላሉ ማለት ነው። እንዲሁም ሰው ፈተና ላይ ሲከብደው ወይም የሆነ ፈተና ሲፈትን እንደሆነ አልገባኝም ሊል ይችላል ማለት ነው። እንደውም አንድ ሰው በህይወቱ ውስብስብ ሲሆንበት በህይወቱ ብዙ ችግሮች ሲስተበትቡት ወይንም ብዙ ነገሮች እንዳሰበው ሳይይሳካለት ወይም ብዙ ያሰባቸው ነገሮች ውድቅ ሲሆኑና ሳይሳኩ ሲቀሩ ወይም ግባቸውን ሳይመቱ ሲቀሩ እሱ ባቀዳቸው እሱ ባለማቸው ወይንም እሱ ባስቀመጣቸው ነገሮች ሳይሄዱ ሲቀሩ ያኔ አልገባኝም ምን እየተፈጠረ እንደሆነ ሊል ይችላል ማለት ነው። አንድ ሰው ማለት ነው እንዲሁም ያልተገባን ነገር ድንገታዊ ነገርን ሲያይ ቅጽበታዊ የሆነን ነገር የተለያዩ የማይጠበቁ ነገሮች ሊከሰቱ ይችላሉ በዛኔ ምን እየተፈጠረ እንዳለ የማውቀው ነገር የለም። ምን እየተፈጠረ እንዳለ አልገባኝም ምንም እንደሆነ ሊል ይችላል ማለት ነው። እንደው አንድ ሰው ድንገት በፖሊስ ቁጥጥር ቢውል ምን እያደረጋች ነው እኔ ምን እየተፈጠረ እንደው ምንም አልገባኝም ለምንድነው ወይ? የተያዝኩት ወይንም ለምንድን ነው? እኔን በቁጥጥር ስር ለማዋል የፈለጋችሁት ሊል ይችላል። ወር የሚገልጸው አንድ ሰው ስለ አንድ ነገር አለመረዳት ወይንም ግልጽ ሳልሆንለት ሲቀር ያኔ አልገባኝም በማለት ምላሽ ይሰጣል ወይም አልገባኝም ብሎ ይናገራል ማለት ነው

ቃለ መጠይቅ ማለት አንድን ሰው በቃሉ እንዲመልስልን የሆነን ጥያቄ መጠየቅ ማለት ነው። ስለሆነ ነገር ቃለመጠየቅ ማድረግ ማለት ነው። እንግዲህ ስለራሱ ሊሆን ይችላል። ለምሳሌ ድርጅቶች ይሁን ኩባንያዎች ወይም የመንግስትም የግልም መስሪያ ቤቶች ሊሆኑ ይችላሉ፤ ያንን ሰው ስራ መቅጠር ቢፈልጉ ወይም ሰራተኛቻቸው ማድረግ ቢፈልጉ መጀመሪያ ቃለመጠይቅ ያደርጉለታል ማለት ነው። ስለ ትምህርት ሁኔታው፣ ስለ ትምህርት ደረጃው፣ ምን ያክል እንደተማረ፣ ስንት ዲግሪ እንዳለውና ምን ምን ችሎታዎች እንዳሉት እንዲሁም ስለ ግል ጸባው፣ ሰዓት አክባሪ ነው ወይ? የሰራተኛ ታታሪ ነው ወይ? የሚለውን ለመገምገም በራሳቸው መንገድ ለማወቅና ለማጣራት ሲሉ ቃለ መጠየቅ ያደርጉለታል ማለት ነው። በዛ ቃለ መጠየቅ ተመርኩዘው ያንን ሰው ሊቀጥሩትና ሊያሰሩት ይችላሉ ማለት ነው። ዝም ብለው ሊቀጥሩት አይችሉም። መጀመሪያ ቃል መጠየቅ ስለራሱ ስለ ግል ፀባዩ ሊሆን ይችላል። እንዴት ነው ከሰራተኞች ጋር ተስማምቶ ይሰራል ወይ? በግሩፕ መስራትም ይወዳል ወይ? አብሮ መስራት ይችላል ወይ? አንድ ሰነፍ ነው ወይስ ትጉህ ነው? የሚለውን እነሱ እንግዲህ በራሳቸው መንገድ በሚጠይቁት ጥያቄ ያንን የሚፈልጉትን ምላሽ እናገኝበታለን የሚሉትን ጥያቄ መርጠው እናዘጋጅተው ቃለ መጠየቅ ሊያደርጉለት ይችላሉ ማለት ነው። እንዲሁም ስለ ትምህርት ደረጃም ስለ ትምህርት ሁኔታም ስለነበረው አጠቃላይ ይሄ በፊት እንግዲህ ሌላ መስሪያ ቤትም ሰርቶ ሊሆን ይችላል አዲስ ስም ሊሆን ይችላል አጠቃላይ ስለ ሰውየው ማንነት ከትምህርት ማስረጃው ጀምሮ እስከ ጸባው እስከ ማንነቱ ለማወቅ ሲሉ ቃለ ቃለመጠይቆችን ይጠይቃሉ ማለት ነው። እንግዲህ የተለያዩ ጥያቄዎችን በማዘጋጀት ስለዛ ሰው ለማወቅ ወይንም ስለዛ ሰው የተወሰነ መረጃ ለመሰብሰብ ይሞክራሉ ማለት ነው። ሌላው እንግዲህ በተለያየ መልኩ ቃለም ጠይቅ ይደረጋል። ለምሳሌ ጋዜጠኞች የሆኑ ባካል የሆነ ነገር ሲፈጠር ወይም ዜና ከሚሰሩበት አካባቢ ላይ እዛ አካባቢ ያሉ ነዋሪዎችን ወይም እዛ አካባቢ የዋዴግ የሆነ ክስተት አዲስ ክስተት ተፈጥሮ ሊሆን ይችላል። ያን አዲስ የተፈጠረ ክስተት ወይንም እዛው በአይን የተመለከቱ የአይን ማሚዎች ሊሆኑ ይችላሉ እነሱ ቃል ማለት ነው። እንዴት እንዴት ነበር እና ዜናውን በዛ መልኩ ቃለ መጠየቅ በማድረግ ያሰራጫሉ ማለት ነው። ያው የተፈጠረውን ነገር ይሄ እዛ የነበረ ሰው የአይን እማኝ በቃለ መጠየቁ መሰረት ይናገራል ማለት ነው። እንዲሁም ጥናት የሚያጠን የሚያጠኑ ሰዎች ስለዛ ለዛ ለጥናታቸው ሰዎችን ቃለመጠይቅ ያደርጋሉ ማለት ነው። በቅርበት ያሉ ስለ ጉዳዩ በቅርበት የሚያውቁ ሰዎች ሊሆኑ ይችላሉ ወይንም ጉዳዩ ወይም ጥናት የሚደረግበት አካባቢ ነዋሪ ሊሆኑ ይችላሉ ወይም ሙህራኖች ሊሆኑ ይችላሉ። ስለዛ ነገር እንግዲህ ቃለመጠይቅ ይደረግላቸዋል። መረጃ በዛ መልኩ ቃል መጠይቅ በማድረግ መረጃ ይሰበስባሉ ማለት ነው። ሌላኛው እንግዲህ ምሁራኖች የተለያዩ ምሁራኖች የጤና የጤና ምሁር ሊሆኑ ይችላሉ፤ ኢኮኖሚ፣ የፖለቲካ እንዲሁም በተለያየ ዘርፍ የታሪክ ምሁራኖች ሊሆኑ ይችላሉ። እነዚህ ምሁራኖች እንግዲህ በሚዲያ ቃለመጠየቅ ይደረግላቸዋል ማለት ነው። ስለዛ ስለሚያውቁት ነገር ያብራራሉ፤ ይገልጻሉ ማለት ነው። ለህዝቡ እንዲሁም ያስተምራሉ ማለት ነው። ለምሳሌ ስለ ኢኮኖሚ አንድ ሰው ሊጠየቅ ይችላል፤ የኢኮኖሚ ባለሙያ ስለሆነ እዛ አካባቢ ያሉ ነገሮችን ያው ከሌሎች በተለይ የኢኮኖሚ ባለሙያ ስለሚያውቃቸው ቃለመጠይቅ ይደረግለታል። ስለዛ ነገር በደንብ አብራርቶ ይናገራል ማለት ነው። እንዲሁም የፖለቲካ ምሁር ሊኖር ይችላል። ስለ ፖለቲካ ወይም ፖለቲካዊ የሆኑ ጉዳዮች ቃለ መጠየቅ ይደረግለታል ማለት ነው። እንዲሁም የታሪክ ባለሙያ ወይም የታሪክ ምሁር ይኖራል። ማለት ነው፤ ይሄ ታሪክ ምሁር ስለነበረው ታሪክ ስለ እንዴት እንደነበር እና ስለዛ ታሪክ አጠቃላይ አንድ ጋዜጠኛም ሊሆን ይላል ወይም የትኛውም ሚዲያ ያለው ሰው ብዙ ተከታይ ያሉት ሰው ማለት ነው በዛ ሚዲያ ስለዚህ በእንደዛ ለማስተላለፍ ሲባል ቃለመጠይቅን ያደርግለትና ያን ቃለመጠይቅ ለተከታዮች ወይም ለህዝቡ ያስተላልፋል ማለት ነው። ከዚህ ከዚህ ሰውዬ እንዲሁም የተለያዩ ቃለ መጠቂያ ይደረጋሉ። ለምሳሌ እንግዲህ መንግስት ለህዝቡ ማብራሪያ ሲሰጥ ቃለመጠይቅ ሊደረግ ይችላል ማለት ነው በሚዲያዎች። እና በቀጥታ ቃለ መጠይቁን ማብራሪያ ለህዝቡ ይሰጣል ማለት ነው፤ ወይም ግልጽ ያደርጋል ማለት ነው። እንዲሁም የተለያዩ ሀላፊዎች ማናጀሮች ሊሆኑ ይችላሉ ስራ አስኪያጆች እነሱ እንግዲህ ስለነበረው ሁኔታ ስለ ስራው ሁኔታ ስለ ሰራተኞች ሊሆን ይችላል ቃለመጠይቅ ይደረግላቸዋል ማለት ነው። በዛ በቃለ መጠይቅ መሰረት እንግዲህ በዛ ቃል መጠየቅ መሰረት እነሱም ይሰጣሉ ቃላቸውን ወይንም መልስ ይሰጣሉ ማለት ነው። እንግዲህ ይህ ቃለ መጠየቅ የሚባለው ጥንቃቄ የሚፈልግና በጥንቃቄ ሊደረግ የሚገባው ነው ማለት ነው። አንድ ሰው የሚፈልገው ምላሽ ወይንም የምንፈልገውን መልስ እንዲመልስልን አሪፍ የሆነ ቃለ መጠይቅ ወይንም ያንን ምላሽ እናገኝበታለን የምንለውን ነገር ጥሩ በሆነ ቃለመጠይቅ እና ትህትና በተሞላበት መልኩ እቃ ለመጠየቅ ማድረግ አለብን። ያ ካልሆነ ትክክለኛ መልስ ወይም ትክክለኛ ምላሽ ላናገኝ እንችላለን ማለት ነው።

ፀሀይ ማለት እንግዲህ ከፕላኔቶቻችን ውስጥ አንዷ ፕላኔት ናት ማለት ነው። ከፍጥሩ ካደሩ ፕላኔቶች ውስጥ አንዷ ናት ማለት ነው። ፀሀይ ማለት። እንግዲህ ይቺ ፀሀይ የምትባለው ነገር ያው ከተፈጥሮ ፕላኔቶች ውስጥ አንዷ ፕላኔት ወይም አንዷ ፕላኔት ምን የምትባለው ናት ማለት ነው። ምድር ፀሀይ ጨረቃ እንደሚባሉት ማለት ነው እንግዲህ አንዷ ፕላኔት ናት ማለት ነው። ይቺ ፀሀይ የምትባለው ፀሀይ እንግዲህ ያው ብርሃንን ትሰጠናለች ከፀሀይ ያው ልናገኝ የምንችለው ብርሃን ነው። ያው እንደሚታወቀው ፀሀይ ስትጠፋ ጨለማ ይሆናል ማለት ነው። ምድር በሙሉ ጨለማ ትሆናለች። እንዲሁም ደግሞ ፀሀይዋ ስትወጣ ብርሃን ከዚያም ሙቀት እናገኛለን ማለት ነው። ይህ ሙቀት እና ብርሃን እንግዲህ ለሰው ልጆች እድገት ለሰው ልጆች ጤና አስፈላጊ ነው ማለት ነው። እንዲሁም ለእጸዋቶች ለተክሎች ለነሱም በጣም እጅግ አስፈላጊ ነው ማለት ነው። እንግዲህ ተክሎች ምርታቸውን ማነው ምግባቸውን እንዲያዘጋጁ ይረዳል ማለት ነው። ይሄ ፎቶ ሴንሲሲስ የሚባለው ነገር በሱ አማካኝነት ያው ብዙ ጥቅም አለው ማለት ነው። የፀሀይ ብርሃን ወይም የፀሀይ ጨረር እና ለተለያዩ ነገሮች እንጠቀመዋለን ማለት ነው። እጅግ በጣም ጠቃሚ የሆነች ፕላኔት ናት ማለት ነው። ያው እንደሚታወቀው ፀሀይ በቀን ለአስራ ሁለት ሰዓት ትወጣለች እንዲሁም ለአስራ ሁለት ሰዓት ትጠልቃለች ወይም ትጠፋለች ማለት ነው። በዚህ አስራ ሁለት ሰዓት በምትወጣበት ጊዜ እጅግ ከፍተኛ የሆነ ጥቅም ትሰጠናለሽ አንደኛ ተንቀሳቅሰን እንደ ልባችን እንድንሰራ በቀኑ ክፍለ ጊዜ ያግዘናል ማለት ነው። ሲቀጥል ደግሞ ሙቀት እናገኛለን ከፀሀይ ያው ሙቀት አስፈላጊ ነው ለሰው ልጅ ሙቀት ለእድገቱም ለሰውነት እድገቱም ለጤንነቱም ሙቀት ያስፈልገዋል ማለት ነው። እንዲሁም ተክሎች ምግባቸውን እንዲያዘጋጁ ይሄ ሙቀት ያግዛቸዋል ማለት ነው። እነዚህ ተክሎች ምግባቸውን ሊያዘጋጁ የሚችሉት ከዚህ ሙቀት ነው እና ብዙ አይነት አበቦች ሁሉ እጽዋቶች እንዲያድጉ አረንጓዴ እንዲሆኑ እንዲለመልሙ የሚያደርጋቸው የፀሀይ ነው። ያው ፀሀይ ባይኖር የፀሀይ ሙቀት ባይኖር እንግዲህ ቀለማቸው አረንጓዴ ሳይሆን ሌላ አይነት ይሆናል ተክሎች እንዲሁም በአግባቡ እድገታቸውም ጥሩ አይሆንም ማለት ነው። ያው እንግዲህ ተመጣጣኝ ሙቀት ያስፈልጋል ማለት ነው። ከዛ በመቀጠል እንዴት አዳሻ ልንጠቀም እንችላለን? ያው በአሁኑ ሰዓት እንደሚታወቀው በሶላር አማካኝነት የፀሀይ ብርሃን ወደ ተለያዩ ጥቅሞች እየገባ ነው ማለት ነው። በሶላር ልክ እንደ ኤሌክትሪክ መጠቀም እንችላለን ማለት ነው። በሶላር የሶላር ሀይልን ይሄን ታዳሽ ሀይል በመጠቀም እንግዲህ ይህንን በረሃ አካባቢዎች ሰው ሶላር በመትከል የፀሀይ ኃይልን መጠቀም ያስፈልጋል ማለት ነው። ለተለያዩ አላማ ልንጠቀማቸው እንችላለን። ለኤሌክትሪክ ማመንጫ ወይንም ለመብራት ልንጠቀማቸው እንችላለን እንዲሁም ለተለያዩ ኩባንያዎች ለተለያዩ ፋብሪካዎች እንደ ጉልበት እንደ አማራጭ ልንጠቀም እንችላለን ማለት ነው። ስለዚህም አንድን ታዳሽ ሀይል እንጠቀማለን እንዲሁም የዚህ የሙቀት መጨመር መጠንን ወይንም የኦዞን መሳሳትን ሊከላከልልን ይችላል ማለት ነው። ይህ ታዳሽ ሀይል ይህን ታዳሽ ሀይል በምንጠቀምበት ጊዜ ያው ብዙ የአካባቢው ወይንም የአየር ንብረት መዛባቶችንም ማስተካከል እንችላለን ማለት ነው። ምክንያቱም ታዳሽ ሀይል ስለሆነ ለአየር ንብረት መበከል ያለው አስተዋጽኦ ይቀንሳል ማለት ነው። ለምሳሌ በፀሀይ ብርሃን እንዲሁም የሚሞላ መኪና ቢኖር እና የሚሄድ መኪና ቢኖር እና ደግሞ በነዳጅ ወይንም በጋዝ የሚንቀሳቀስ መኪና ቢኖር የሁለቱ መኪኖች ልዩነት በከባቢ አየር ላይ እጅግ ልዩነት አለው ማለት ነው። እንግዲህ በፀሀይ ብርሃን የሚንቀሳቀሰው መኪና ብክለት የለውም። ከባቢ አየር እንዳይበከል እና ኢኮ ሲስተም እንዳይዛባ እንዲሁም የኦዞን ንጣፍም እንዳይሳሳ እና እጅግ የአለም ሙቀት ያው የአለም የአየር ሁኔታ ወይም የአየር ንብረት ለውጥ በአሁኑ ጊዜ በጣም አሳሳቢኝ በሆነበት ጊዜ ይህን ሀይል መጠቀም አስፈላጊ ነው ማለት ነው። እና እንደ አማራጭ ሀይል ልንጠቀመው እንችላለን። ስለዚህ ዘርፈ ብዙ ጥቅም ያላት ግዙፏ ፕላኔት ናት ማለት ግዙፍ የሆነች ፕላኔት ናት ማለት ነው። ፀሀይ

ማን ማለት እንግዲህ የአንድን ሰው በማንነት የአንድን ድርጊት ድርጊት ፈጻሚ ወይንም የሆነ ነገር ያደረገ ሰው ማን ይባላል ማለት ነው ማንነቱ ምንነቱ ማን ሊባል ይችላል? ለምሳሌ ትላንት የመጣው ማነው? እዚህ ቤት ቢል አንድ ሰው እዛ ቤት የመጣው ሰው ማንነቱ ምንነቱ ማንና ምን እንደሆነ እሱን የሚገልጽ ነው ማለት ነው። እንዲሁም ሹፌሩ ማነው? የመኪናው ሾፌር ማነው? ቢባል እከሌ እከሌ ነው ስሙ የስራ ሁኔታው እድሜው ጾጾ እንዲሁም ደግሞ ጾታው ወንድ ነው ሴት ነው የሚለውን ይገልጻል ማለት ነው። ስለዚህ የአንድን ሰው ማንነት በአብዛኛው የነገሮችን ወይን የህይወት ያላቸው ነገሮች ጋር የሚገናኝ ነገር አለው ይሄ የሰውን ድር የሆነን ድርጊት ፈጻሚ የዛ ድርጊት ፈጻሚ ባለቤት ማን ይባላል ማለት ነው። ለምሳሌ ማነው አባትህ ማን ናት? እናትህ ማን ናት? ወይንም ወንድምህ ማነው እህትህ ማን ናት? ይባላል እና እንደነዚህ አይነት ጥያቄዎች ልንመልስበት የምንችለው ነው። ሀገርህ የት ነው? ወይንም ማነው ሀገርህ? ስምህ ማነው? እንዲ ችል አንድ አንድ ሰው ወይንም ሚስት የሚስትህ ስም ማነው? አባትህ ማነው? እናትህ ማነው? እና ማነው ይሄንን ህንፃ የሰራው ወይንም ኢንጂነር ወይንም መሃንዲሱ ማነው? የትኛው መሃንዲስ ነው የሰራው ማነው መሃንዲሱ? ማነው ያ ያ ሰውዬ ታውቃለህ ያ ማነው? ያቺ ያቺ ማን ናት? ወይም ያ ማን ነው? ሊባል ይችላል እና የሆነን ነገር እንግዲህ ድርጊት ፈጻሚን ሊሆን ይችላል ማለት ነው። ለምሳሌ በኳስ ብናይ የማንችስተር ሲቲ አሰልጣኝ ማነው? ይባል ፔፕ ጋርዲ ወላ ብሎ ሊመልስ ይችላል አንድ ሰው። ከማንችስተር ተጫዋች በጣም የምትወደው ማን ተጫዋች ነው? ቢባል ማርሙሽ ሊል ይችላል ቸርኪ እና ከነዛ ተጫዋቾች መካከል አንዱን ሊጠራ ይችላል። የሊቨርፑል አሰልጣኝ ማነው? የቼ የአርሰናል አሰልጣኝ ማነው የቼልሲ አሰልጣኝ ማነው? የኢትዮጵያ መሪ ማነው? ቢባል ዶክተር አብይ አህመድ ሊባል ይችላል ማለት ነው። እና እንደነዚህ አይነት የክልሉ መሪ ማነው? የትምህርት ቤቱ ዳይሬክተር ወይም የፕሬስቲ የፒትስ ወይም የዩኒቨርሲቲው ፕሬዝዳንት ስም ማነው? ቢባል የዋቻሞ ዩኒቨርሲቲ ፕሬዝዳንትስም ማነው? ወይንም ኢኮኖሚክስ ትምህርት ክፍል ሀላፊ ማነው? ሊባል ይችላል ወይም አስተማሪ ስሙ ማነው? ያ የአስተማሪህ ስም ማን ይባላል ወይንም አስተማሪ የሚያስተምር ኮርስ ምን ኮርስ ነው? ወይንም ማንን ኮርስ ነው ሊባል ይችላል። እና የሆነን ነገር ባለቤት የሚፈጽም ነገር ነው ማለት ነው። ያ መኪና ይዞ የሚመጣው ሰው ማነው? ታውቃለህ ማን ይባላል? ስሙ ጓደኛ ነው። ወይስ ዘመድህ ነው? ምንህ ነው ሊባል ይችላል። ወይንም ትናንትና አንተ ጋር የነበረው ሰው የነበረው ሰው ማነው ምን እያወራችሁ ነበር ታውቀዋለህ ወይ? የት ነው የምታውቀው? ማነው ምንድንነው ሊል ይችላል? እንዲሁም አንድ ሰው ስለ አንድ ሰው መረጃ ሊያጣራ ይህ ሰው ባል ነው እስኪ ስለሱ ማንነት ንገረኝ ብለው እንዲህ እንዲህ ነው የሰው ተማሪ ነው። ገበሬ ነው። ወይንም ነጋዴ ነው ወይንም የመንግስት ሰራተኛ ነው። ወይንም ፖሊስ ነው ወታደር ነው። እና ዘመዴ ነው ወንድሜ ነው አጎቴ ነው አክስቴ ነው። አክስቴ ወይም አክስቴ ናት ሊል ይችላል። ወይንም የወንድሜ ልጅ ነው የእህቴ ልጅ ነው ወይንም አያቴ ነው። ሊባል ይችላልማለት ነው። ለምሳሌ ገንዘብ አሁን ተማሪ የሆነ አንተ ገንዘብ ማነው? የሚልክልህ ቢልህ አባቴ ነው የሚልክልኝ ወይም አጎቴ ነው የሚልክልኝ ወይም አያቴ ነው የሚልክልኝ እንዲሁም ወይ ሚስቴ ናት የምትልክልኝ ወይም ልጄ ነው የሚልክልኝ ሊባል ይችላል ማለት ነው። እና ለምሳሌ እንዲህ ሰው ስትሸመግል ማነው የሚጦርህ ቢባል ልጄ ነው የሚጦረኝ ወይም ልጄ ይጦረኛል ሊል ይችላል ማለት ነው። ያው ልጆችን ለመጥለው ልጆቻቸው እንግዲህ ስለሚያንከባክቡም አለው። አንተን ማን? የወለደህ ወይንም ማነው ወላጅህ? ቢባል ያው እከሌና እከሌ ብሎ ስማቸውን ሊናገር አበበ ነው ወላጄ ሊል ይችላል አንድ ሰው ወይም የአባቱን ስም በቀጥታ ጠርቶ ሊናገር ይችላል ማለት ነው። ስለዚህ የምትማትርበት ትምህርት ቤት ስሙ ማነው? ቢል የዛን የሚማርበትን ትምህርት ቤት ስም ሊናገር ይችላል ማለት ነው። እንግዲህ ይህ ማን የሚለው ነገር እንዳየነው ወይንም ከላይ ለማየት በምሳሌ እንደሞከር ነው። የሚጠቅስልን ወይም የሚገልጽልን ነገር የአንድን ነገር ባለቤት ወይም የዛን ድርጊት ፈጻሚ ባለቤትን የሚገልጽልን ነው ማለት ነው። ለምሳሌ ትናንትና ትናንትና ተ አዲስ አበባ ወደ ሆሳህና አንድ አውሮፕላን ወይንም አይሮፕላን መቷል ወይም አርፏል ቢባል አብራሪው ማነው? ሊባል ይችላል ወይንም ተሳፋሪው ማነው? ማን ነው ይዞ የመጣው? ወይም አንድ ሄሊኮፕተር ትልቅ ባለስልጣንን ከአዲስ አበባ ወደ ሆሳህና ወይንም ወደ ሀዋሳ ይዛ ሄዳለች ወይም ይዛ መጥታለች ቢባል? ማነው ባለስልጣኑ ማንን ባለስልጣኑ ማን ነበር? የሚለውን ነገር ይህ ባለቤቱን አንዴ ድርጊት ሲፈጸም የዛ ድርጊት የተፈጸመበት ማን እንደሆነ ማንነቱን የሚገልፅልን ነው ማለት ነው

የሆነን ነገር መመልከት ማለት ነው ወይንም የሆነን ነገር ማስተዋል እንዴ ማለት ነው። ያው እንግዲህ የሰው ልጅ ሁለት አይኖች አሉት ወይም የትኛው ፍጡር ሁለት አይኖች ይኖሩታል። ያው አንዳንዴ ደግሞ ለምሳሌ እንዲህ ነብ ያሉ አምስት አይን እንዲሁም ሰባት ክንፍ ምናምን የሚባል እንደዛ ነገር አለ። እሱ እንዲህ አለ የሆነና ማየት ማለት የሆነን ነገር መመልከት እንዲሁም ማስተዋል እንደማለት ነው። ስለዚህ የሆነ ሰው ወይንም የሆነ አካል የሆነ ነገር ሊያይ ይችላል ማለት ነው። ያው ስንሄድ ለምሳሌ ምድሩን ወይንም የምንሄድበትን ቦታ እያየን እንሄዳለን ስናነብ መጽሐፉን ወይንም የሆኑ ቃላቶቹን እያየን እናነባለን ማለት ነው ስልክ ስንደውል እያየን እንደውላለን ማለት ነው። ስለዚህ ሰዎች ጋር ስንገናኝ ሰዎችን ልንላይ እንችላለን እንዲሁም አንድ ሰው ፊልም ሊያይ ይችላል ማለት ነው። የተለያዩ ፊልሞችን ሊያይ ይችላል ማለት ነው። እንዲሁም ኳስ ሊያይ ይችላል አንድ ሰው ለምሳሌ ኳስ አሁን ለምሳሌ ኳስ ይኖራል። በየቀኑ የዋንጫ ላይ የተለያዩ ኳሶችን እንግዲህ ስታዲየም ገብቶ ሊያይ ይችላል በቀጥታ እዛው በቀጥታ እዛው ስታዲየሙ ሊያይ ይችላል እንደውም በዲኤስቲቪ ወይንም በቴሌቪዥን ሊያይ ይችላል በቲቪ ማለት ነው። ከዛም አልፎ በስልኩ ሊያይ ይችላል እንዲሁም በፕሮጀክተር በተለያዩ መሳሪያዎችን በመጠቀም ኳስ ሊያይ ይችላል ማለት ነው። እንዲሁም የተለያዩ ተንቀሳቃሽ ምስሮችን ትምህርታዊም ሊሆኑ ይችላሉ ወይንም የሚያዝናኑ ጨዋታዎች ወይም ኢንተርቴይን የሚያደርጉ ጨዋታዎች ሊሆኑ ይችላሉ። እንዲሁም ሌላ አስተማሪ ቪዲዮዎች ወይንም ተንቀሳቃሽ ምስሎች ሊሆኑ ይችላሉ እነሱን ያያል ማለት ነው። እንዲሁም ማየት ማለት መጠየቅ ሊሆን ይችላል። አሁን ለምሳሌ አንድ ሰው ዘመድ ላይ ልሄድ ነው ካለ ዘመዶቹን ለመጠየቅ ወይንም እንዴት እንዲሆኑና ጤንነታቸውን እንዲሁም ለመጫወት ሊሆን ይችላል ማለት ነው። ለማየት ሲል እና ማየት የሚለው ነገር የሆነን ነገር መመልከት ወይንም ማስተዋል እንዲሁም ማስተንተን ስለዛ ነገር ማለት ነው። ያው በይታ እንግዲህ በአይን ሊያነብ ይችላል አንድ ሰው እያየ ዝም ብሎ እያየው የሆነን ነገር ይገባዋል ማለት ነው። ያየዋል ስለዚህ ይሄ እይታ የሚባለው ነገር ማየት ማስተዋል የሆነን ነገር መመልከት እንዲህ ማለት ነው። ያው ለማየት እንግዲህ አይን ያስፈልጋል አይን ያላቸው ሰዎች እንግዲህ ብዙ ነገርን ያያሉ ማለት ነው። ያው ካላይ ካላይ ማለት ነው እንግዲህ ደግሞ በኔም ለማየት ውስጥ የሆነ ህሊና ነገር ወይንም ንቃት ህሊና የሚባል ኮንሺየስ ማይንድ የሚባለው በሱ ተጠቅሞ አንድ ነገር ሊመረምሩ ይችላሉ ማለት ነው። ስለዚህ ማየት የሚባለው ነገር በአይን ሰው የሚያየው ወይም በአይኑ አይቶ የሚመሰክረው ማለት ነው። በጉብኝቶች የተለያዩ ነገሮችን ሊሆን ይችላል እንዲሁም የተለያዩ ስራዎችን ምን እንደደረሱ ወይንም ፕሮጀክቶች ሊሆኑ ይችላሉ እነዛን ፕሮጀክቶች ለመገምገም በአይኑ ሊያይ ይችላል ማለት ነው። አንድ ሰው በአይኑ አይቶ ጥሩ ነው ወይም መጥፎ ነው ሊል ይችላል ማለት ነው። የአይን ምስክር ማለት ነው። አንድ ሰው የወንጀል ድርጊት ሲፈጸም ካየ በአይኑ እንግዲህ ያ የአይን እማኝ ወይም የአይን ምስክር ሊባል ይችላል በአይኑ ያየ እንደውም የመጀመሪያ የመረጃ ምንጭ ወይም አንደኛ የመረጃ ምንጭ ይባላል ማለት ነው። ይሄ በአይን የታየ ነገር እና ያን ያንን ሊገልጽልን ወይም ይሄንን ልንገልጽበት የምንችለው ነው ማየት ጠቅለል ስናደርገው ወይንም እንደ አጠቃላይ መመልከት ማስተዋል ማጤን እንዲህ ማለት ነው። ማየት ማለት

ዘገየ ማለት ቆየ ወይንም አረፈደ ወይንም ወደኋላ ቀረ እንደማለት ሊተረጎም ይችላል ማለት ነው። እንግዲህ ይህ ከሆነ ነገር ወደኋላ መቅረትን ወይንም አለመፍጠንን መዘገየት ይባላል ወይም የፍጥነት ተቃራኒ የመፍጠን ወይንም በጊዜው የመድረስ ተቃራኒ ነው ማለት ነው ይሄ ዘገየ የሚለው ነገር ማለት ነው። እንግዲህ በፍጥነት መድረስ እያለበት ወደኋላ ከቀረ ወዘገየ ወይም ወደኋላ ቀረ አረፈደ ቆዬ ወይም አልፈጠነም አልደረሰም እንደ ማለት ነው ማለት ነው። በተለያዩ ምክንያቶች ሊገለጽ ይችላል እንዲሁም በአረፍተ ነገር ለምሳሌ የዴሞዝ ክፍያው ዘገየ ቢባል አልተከፈለንም ቆየብን ወይንም ከሰአቱ በሰአቱ አልደረሰም እንደማለት ሊሆን ይችላል ማለት ነው በዛ አይነት ሊተረጎም ይችላል። እንዲሁም መኪናው ቶሎ አልደረሰም ዘገዬ ሰዓቱ አለፈ ቢባል ያው በሰአቱ አልተገኘም ወይም መኪናው አርፍዷል ማለት ነው። በተለያዩ ምክንያቶች ሊሆን ይችላል እንዲሁም የበረራ ሰዓቱ ዘገዬ ከተባለ ረፈዴ ወይንም አለፈ ሰዓቱ እንደማለት ነው ማለት ነው። ወይንም ያንድ ነገር መራዘም ሊሆን ይችላል ማርፈድ ሊሆን ይችላል እና በሰአቱ ያለመከናወን በሰአቱ ያለመፈጸም ወይም በሰአቱ ሳይፈጸም ሲቀር መደረግ በነበረበት ጊዜ ሳይደረግ ሲቀር እና ሰዓቱ ሲያልፍ እንዲሁም በዛ ሰዓት መከናወን ያ ድርጊት መፈጸም ሳይችል ሲቀር ዘገየ ተብሎ ሊባል ይችላል ማለት ነውና። በዚህ ይተረጎማል ዘገየ የሚለው ቃል

መናፈሻ ማለት እንግዲህ መዝናኛ አየር መቀበያ እንዲሁም ራስን ማድመጫ። ደስ የሚል ቦታና የሚያዝናና ቦታ የምንዝናናበት እንዲሁም ከጓደኛ ጋር ሊሆን ይችላል ከቤተሰብ ጋር እንዲሁም ወይንም ከሌላ ከምንወዳቸው ሰዎች ጋር ሄደን ጊዜ የምናሳልፍበት ደስ የሚል ቦታ ነው ማለት ነው። ወይንም ፓርክ ሊባል ይችላል የመናፈሻ የሚባለው ነገር ማለት ነው። እንግዲህ የተለያዩ መናፈሻዎች ይኖራሉ ሰው ሰራሽም በተፈጥሮም ያሉ መናፈሻዎች ይኖራሉ ማለት ነው። በተፈጥሮ ለምሳሌ ፏፏቴዎች ያሉበት አካባቢ እና እጅግ ደስ የሚሉ ፏፏቴዎች ውሃዎች ያሉበት አካባቢ ያ ሰዎች እዛ ሄደው ሊዝናነኑ ይችላሉ ወይንም እዛ ሄደው አየር ሊቀበሉ ይችላሉ ወይንም እዛ ሄደው ጭውውት ሊያደርጉ ሊጫወቱ ሊያወሩ ወይንም ዘና ፈታ ሊሉ ይችላሉ ማለት ነው። እንዲሁም የተፈጥሮ ደን ያሉበት አካባቢ ዛፎች ያሉበት እንዲሁም ጥሩ አየር ያለበት እና የተለያዩ ዛፎች ያሉበት እዛ አካባቢ እንግዲህ ሰዎች ለመናፈሻነት ይህንን ሊጠቀሙት ይችላሉ። ሌላኛው አበቦች ያሉበት አካባቢ ሊሆን ይችላሉ ወይም ተራሮች ያሉበት ወይም አረንጓዴ ቦታ የሆነ አረንጓድ ለምለም የሆነ አካባቢ ሊሆን ይችላል ማለት ነው። እንዲሁም የተለያዩ ብርቅየ እንስሳቶች የሚገኙበት ወይም አስደናቂ የሚባሉ እነዚህ በብዛት የማይገኙ እንስሳት የዶር እንስሳት ያሉበት አካባቢ እሱ እንደ መናፈሻ ሊባል ይችላል። ወደ ሰው ሰራሽ ስንመጣ ወይም ወደ ዘመናዊ እንግዲህ የሰው ልጆችን ወደ ሰሩት ስንመጣ የተለያዩ ህንፃዎች የእደ ጥበብ ስራዎችና ህንፃዎች ያሉበት አስደማሚ የሆኑ ሊሆን ይችላል ማለት ነው። እነሱ መናፈሻ ወይም መዝናኛ ሊባሉ ይችላሉ ማለት ነው ለምሳሌ ኢትዮጵያ ብዙ እየገነባቻቸው ያሉ እንደ አንድነት ፓርክ እንደ ጎርጎራ ለሀገር ፕሮጀክት የሚባሉ እንደ እነዛ አይነት የተለያዩ ሀይቆች መዝናኛዎች ያሉበት አካባቢ ሰው ሰራሽ ሊባል ይችላል ማለት ነው። እንዲሁም የመዋኛ ገንዳ ያለበት እና የተለያዩ ነገር ስፖርት የሚሰራበት ቦታ ይህም እንግዲህ መዝናኛ ሊባል ይችላል ማለት ነው እግር ኳስን ለምሳሌ እግር ኳስ ሜዳ ወይም ስታዲየም እግር ኳስ ጨዋታ በሚኖርበት ጊዜ አንድ የመናፈሻ ወይም እንደ መዝናኛ ሊኖር ሊታይ ይችላል ማለት ነው። እንዲሁም የተለያዩ ዲኮር ቀለም ያላቸው ወይንም ድምላይት እንደሚባሉት እንዲህ እነሱ አይነት ያሉበት ከተማ ወይም ያሉበት ቦታ እንደ መዝናኛነት የውሃ ፋውንቴኖች ያሉበት እና እንዲሁም መቀመጫ ወይንም አረንጓዴ እንዲሆኑ ለምለም እንዲሆኑ ተደርገው የተሰሩ ቦታዎች እነዚህን እንደ መናፈሻነት ልንጠቀማቸው ወይም እንደ መዝናኛነት ልንጠቀማቸው እንችላለን ማለት ነው።

ሪፖርት ማለት እንግዲህ ሪፖርት የሚባለው ነገር ስለ አንድ መረጃ ወይም ስለ አንድ የተሰራ ነገር ወይም ስለ አንድ የተገኘ አዲስ ግኝት ወይም ስለ አንድ አዲስ ፈጠራ ሊሆን ይችላል እንዲሁም ስለ አንድ ስራ የተሰራ ስራ ይሆናል ስለ አንድ ነገር የሚገልጽ ወይንም የአንድ ነገር አፈጻጸሙ ሊሆን ይችላል ወይም የአንድን ነገር ውጤት ሊሆን ይችላል የዛን ውጤት የም በጽሁፍ የሚገለጽበት ሪፖርት ይባላል ማለት ነው። እንግዲህ የዛን የስራን ውጤት ሊሆን ይችላል አዲስ ፈጠራን ውጤት እንደሆነ እንደሁም ደግሞ አዲስ ቴክኖሎጂ ግኝት ሊሆን ይችላል አዲስ የላብራቶሪ ወይም የምርመራ ውጤት ያንን በጽሁፍ ማቅረብ ወይም በጽሁፍ መልኩ ለአንባቢያን እንዲሁም ለሚፈለገው አካል ወይም ለበላይ አካል ሊሆን ይችላል ለተቆጣጣሪ ሊሆን ይችላል በጽሁፍ መልኩ ማቅረብ ያንን ነገር ሪፖርት በመባል ይታወቃል ማለት ነው። እንግዲህ ሪፖርት ስንል ብዙ አይነት ሪፖርት ይኖራል ለምሳሌ የላብራቶሪ ሪፖርት ሊኖር ይችላል ማለት ነው። አንድ ተመራማሪ በላብራቶሪ ውስጥ ወይም ላብራቶሪ ሲያካሂድ ያገኘውን ግኝት በሪፖርት አማካኝነት በጽሁፍ አማካኝነት ያንን ሊያቀርብ ይችላል ማለት ነው። እንደውም የህክምና ውጤት ሊሆን ይችላል የህክምና ውጤት እንግዲህ የ የህክምና ውጤት የደም ምርመራ ውጤት ሊሆን ይችላል። እንዲውም የተለያዩ ምርመራ ውጤት የዛ ውጤት ምርመራ ሪፖርት ለሚመለከተው ዶክተር ወይም ለሰርጀሪ የሚሰራ ዶክተር ሊሆን ይችላል እና ለተለያዩ የበላይ ዶክተር ሊሆኑ ይችላሉ ለነሱ በሪፖርት መልክ ይቀርባል ማለት ነው። እንዲሁም ሰራተኞች የስራ ሪፖርት ያቀርባሉ ማለት ነው። የሰሩትን ምን ያክል ሰራተኛ እንዲህ ቀረ ምን ያክል ሰራተኛ በወር ውስጥ ለምሳሌ በወር ግምገማ የሚያደርግ መስሪያ ቤት ወይም ኩባንያ ከሆነ በወሩ ውስጥ የተሰሩ ስራዎችን ምን ምን ስራዎች ተከናወኑ ምን ምን ችግሮች ነበሩ በስራው ላይ ምን ምን ተግዳሮቶች ነበሩ ምንስ ጥሩ ጎኖች ጥሩ አፈጻጸሞች ነበሩ የሚለውን እያንዳንዱን እንግዲህ ሪፖርት ይደረጋል ማለት ነው ወይም ሪፖርት ያቀረባሉ ማለት ነው። የተለያዩ ተቋማት ሪፖርት ያወጣሉ። ለምሳሌ በመንግስት ደረጃ የምናይ መንግስት እንግዲህ አመታዊ ሪፖርት ያቀርባል ማለት ነው የአመት የስድስት ወር እያለ ወይም የሩባ አመት የግማሽ አመትም እንዲሁም የአመት ሪፖርቱን ምን ምን እንደተፈጸመ ምንም እንደተከናወነ ለህዝብ ተወካዮች ወይም ህዝብን ለወከሉ ሰዎች እነሱ ይቀርባል ማለት ነው ለህዝቡም እንዲሁ በተለያየ ሚዲያ ተደራሽነት ይደረጋል ማለት ነው። ተመራማሪዎች ወይንም እነዚህ ጥናት ጽሁፍ የሚያካዱ ሰዎች የሚመራመሩ ሰዎች እና አዳዲስ ነገሮችን ክሬት ለማድረግ ወይም አዳዲስ ችግሮችን መፍትሄ ለመፈለግ የሚሰሩ ሰዎች እንግዲህ ጥናታቸውን ምርምራቸውን ካቀረቡ ወይንም ታሰሩና ካጠናቀቁ በኋላ ሪፖርታቸውን ለህዝቡ ያቀርባሉ ማለት ነው። እንዲሁም ለሚመለከተው አካል ወይንም ለዛ መፍትሄ ለጠየቀው አካል በሪፖርት መልክ ያንን የመፍትሄ ሀሳብ ያቀርባሉ ማለት ነው። እንዲሁም አዳዲስ ቴክኖሎጂዎች ክሬት ያደረጉ ሰዎች የፈጠሩ ሰዎች ወይም አዳዲስ ቴክኖሎጂን ያበለጸጉ ሰዎች ይህንን ሪፖርታቸውን ያቀርባሉ ወይንም ይህንን አዲስ ግኝታቸውን አዲስ ስራቸውን በሪፖርት መልኩ ያቀርባሉ ማለት ነው እንዲሁም ይሄ ሪፖርት ማለት እንግዲህ በእንደዚህ አይነት መልኩ ይገለጻል ማለት ነው። ስለ አንድ ነገር በጽሁፍ መልኩ አቀናብሮ የጻፈው በጽሁፍ መልኩ ስለ አንድ ነገር ውጤት ስለ አንድ ነገር ፍጻሜ ስለ አንድ ነገር ሂደት በሪፖርት ይቀርባል ማለት ነው። እንዲሁም ስለ አንድ ፕሮጀክት የሚያካሂድ ወይንም አንድ ፕሮጀክት ስራን የሚሰራ ተቋራጭ ሊሆን ይችላል ለምሳሌ የእንግዲህ የቤት ተቋራጭ ወይም የአንድ ሳይትን የሚሰራ ተቋራጭ ስለዛ ስለ ሁኔታው እየሄደበት ስላለው ስራው ስለደረሰበት ደረጃ እንግዲህ ስራው ሳያልቅ ሪፖርት ሊያደርግ ይችላል ማለት ነው። በዛ ሪፖርት ምክንያት እንግዲህ ስራው ይገመገማል ወይንም ተቆጣጣሪዎቹ ወይንም ባለሀብቶቹ ወይንም ባለንብረቶቹ ሊሆኑ ይችላሉ የዛ ዋና የሚመለከታቸው ያንን ሪፖርት ያያሉ ማለት ነው። ባንኮች እንግዲህ አመታዊ ሪፖርት ያቀርባሉ ማለት ነው ባንኮች እንግዲህ ዳታቸውን ተንትነውና ዳታቸውን ካጠኑ በደንብ ከዘረዘሩ በኋላ አመታዊ ሪፖርት ያደርጋሉ ማለት ነው። ይህም አመታዊ ሪፖርት እንግዲህ ስለነበረው ተግዳሮ ስለነበረው ትርፍ ስለነበረው ኪሳራ ስለነበረው አፈጻጸም አጠቃላይ አመቱ የበጀት አመቱ ምን ይመስል ነበር የሚለውን ሙሉ ዳሰሳ የሚያጠቃልል ሪፖርት ነው ማለት ነው። እንዲሁም ኢንተርናሽናል የሆኑ ወይም አለም አቀፍ የሆኑ ተቋማት እንደ የአለም ባንክ እንዲሁም የአለም የገንዘብ ድርጅት እነዚህ እንግዲህ ስለ ሀገራት ሪፖርት ያወጣሉ ማለት ነው። ስለ እርዳታ ሁኔታ ስለ ሀገሪቱ የእድገት ሁኔታ እንዲሁም ስለ ሀገሪቱ ለምሳሌ የአለም አቀፍ የገንዘብ ድርጅት የሚባለው ስለአንድ ሀገር የገንዘብ እቅስቃሴ የገንዘብ ሁኔታ ምን ይመስላል የሚለውን አጠቃላይ ያወጣል ማለት ነው። እንዲሁም የአለምን ባንክ ስለዛች ሀገር እድገት እዛች ሀገር የኑሮ ሁኔታ የዜጎች የድህነት መጠን እና ስለእነዚህ ተመሳሳይ ነገሮች ሪፖርት ይቀርባል ማለት ነው ሪፖርት ማለት እንደ አጠቃላይ የበጽሁፍ የሚቀርብ

ዝንዳም ማለት እንግዲህ ከከባባድ ወይንም ከከባቢ አየር በላይ ካለ ደመና ወደ መሬት የሚዝንብ አይነት ወይም የሚወርድ ውሃ ነው ማለት ነው። ይሄም ከመሬት በተለያዩ ከዛፎች ላይ ሊሆን ይችላል ከሀይቆቹ እንደውም ከወንዞች ላይ ወይም ከባህር ላይ በሚተነው ትነት ያ ትነት ወደ ላይ ወደ ሰማይ በመውጣት ደመናን ከሰራ በኋላ ተመልሶ ወደ መሬት የሚወርድበት የሚዘንብበት ሂደት ነው ማለት ነው። እና ዝናብ ማለት በተለየ ትርጉም ወይንም ቃል በቃል ሲተረጎም ይህን ይመስላል ማለት ነው እና ይሄ ዝናብ ማለት እንግዲህ እጅግ አስፈላጊና ጠቃሚ ነው ማለት ነው። በምድር ላይ ለሚኖሩ ህይወት ላላቸው ነገሮች ሁሉ ሁሉም ነገሮች ሁሉም ህይወት ያላቸውን ነገር ምድር የሚኖሩ ሰውም እንበለው እንስሳትም ወይም ሌላ አዕዋፋትም ቢሚሆኑ እንግዲህ የሚበሩም ሊሆኑ ይችላሉ ወይንም በእግራቸው የሚራመዱ የትኛውም ህይወት ያለው ነገር ዝናብን ያስፈልገዋል ማለት ነው። የተለያዩ ባህሮች ምንጮች ወንዞች እንዲሁም ሀይቆች ይህ ዝናብ ከለለ ይህ ዝናብ የሚቀር ከሆነ ውሃ ሊኖር አይችልም ማለት ነው ወይንም ውሃ ልናገኝ አንችልም ማለት ነው። ያው ይሄ የሚወርደው ዝናብ ነው በተለያዩ ጊዜያት ተጠራቅሞና በከርሰ ምድር ከገባ በኋላ በምንጮች እንደውም በወንዞችም በባህሮች ወደዛ በመግባት የውሃን አካላት ወይንም ውሃ ልናገኝ የምንችለው ማለት ነው። ስለዚህ ዝናብ ማለት ያው ውሃ ነው ከዝናብ በሚወርደው ነው ማለት ነው ወደ መሬት በሚገባው ያ እንግዲህ በምንጭ መልኩ እና በተለያዩ መልኩ ልናገኝ የምንችለው ማለት ነው። ስለዚህ ዝናብ አስፈላጊና ዋነኛ ነገር ነው ማለት ነው ለሰው ልጆች ህይወት ለሰው ልጆች ለኑሮ ሲባል ዝናብ ያስፈልገናል ማለት ነው። ስለዚህ ይሄን ዝናብ ሊያመጡ የሚችሉ ነገሮችን በደንብ አጥኖ ለሱ መስራት ያስፈልጋል ለምሳሌ ደኖችን አለመጨፍጨፍ እና ደኖች በስፋት እንዲኖሩ ጥቅጥቅ ያሉ ደኖች ቢኖሩ ያኔ ዝናብ መጠኑ ከፍተኛ ይሆናል ማለት ነው። እንዲሁም የተለያዩ ግድቦችን መገደብ እነዚህ ግድቦች እንግዲህ በትነት መልኩ ወደ ሰማይ ወይም ወደ ከባቢ አየር የሚወጣው ይህትን ነው ተመልሶ እንደሚመጣ ሳይንስ ያስረዳናልና እንግዲህ ይሄ በቅርቡ የተገኘ የሳይንስ ግኝት ወይም የሳይንስ ጥናት ነው። ስለዚህ እነዚህን ሀይቆች መገንባት ወይንም መስራት ያስፈልጋል ማለት ነው። እነሱ ብዙ በሚሆንበት ጊዜ ዝናብ መጠን ይጨምራል ማለት ነው ስለዚህ ዝናብን በእንደዚህ አይነት መልኩ ልናገኝ እንችላለን ማለት ነው። ያው ዝናብ በተደጋጋሚ የሚዘንብ የሚዘንብባቸው አካባቢዎች ወይንም በአመት ብዙ ጊዜ ዝናብ የሚያገኙ አካባቢዎች ጥቅጥቅ ያለ ደን ጥቅጥቅ ያለ ጫካ እንዲሁም አረንጓዴ እና ለምለም የሆነ አካባቢ ይኖራቸዋል ማለት ነው። እንዲሁም የውሃ ሀብታቸው ወይም የውሃ መጠናቸው በዛ አካባቢ ከፍተኛ ሊሆን ይችላል ማለት ነው። ስለዚህ በዚህ አካባቢ ጥሩ የሆነና መቼ የሆነ የኑሮ አካባቢ ይፈጠራል ማለት ነው። ይህ ብዙ ዝናብ ወይም በአመት ብዙ ጊዜ ዝናብ የሚያገኙ አካባቢዎች ስለዚህ እነዛ አካባቢዎች ያው በደንብ ዝናብ ካገኙ ያው እንደተጠቀሰው ገበሬዎች ለማምረት ወይንም በአመት ብዙ ጊዜ ማምረት ያስችላቸዋል በአመት ብዙ ከአንዴ ከሁለቴ በላይ እስከ ሶስቴ ድረስ ምርት ሊያገኙ ይችላሉ ማለት ነው። ይሄ ደግሞ የገበሬዎቹን የገበሬዎችን ገቢ ያሳድጋል ወይንም የገበሬዎችን ኑሮ ለማሻሻል እጅግ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ከዛም በተጨማሪ እንግዲህ ዝናብ በብዛት የሚዘንብበት አካባቢ ካለ ያ አካባቢ አረንጓዴና ለምለም ይሆናል ማለት ነው። ይህም ሌላ የአየር ንብረት ችግርን ይቀርፍልናል ማለት ነው ያው እንደሚታወቀው በአሁኑ ጊዜ ከፍተኛ የሆነ የአየር ንብረት መዛባት የአየር ንብረት ለውጥ በአለማችን ላይ እየተስተዋለ ይገኛል ማለት ነው። ስለዚህ ደግሞ ይሄ ዝናብ በከፍተኛ የሚዘንብ ከሆነ ወይንም በአመት ብዙ ጊዜ ወይንም ለብዙ ወራት ለብዙ ወራት በአመት የሚዘምብ ከሆነ እነዚህ የደን መጠኖች ወይም እነዛ አረንጓዴ ልማቶች ከፍተኛ ይሆናሉ ማለት ነው። ያኔ ኢኮ ሲስተሙም የአየር ንብረቱም ይስተካከላል ወይም አይዛባም ማለት ነው። ስለዚህ የጥሩና ምቹ ለመኖር አካባቢ ጥሩ የሆነች ለእንስሳቶችም ለሰዎችም ህይወት ላላችሁ ለነገሮች ለምለምና አረንጓዴ የሆነች ምድር ይፈጠራል ማለት ነው። ያው እንግዲህ የዝናብ ወቅት በየወራቶቹ ይለያያል ለምሳሌ ክረምት በሚባለው ወቅት ከፍተኛ የዝለም መጠን ይዘንባል ማለት ነው። እንዲሁም ከፍተኛ የሆነ የደመና ሽፋን ይኖራል በዛን ጊዜ የፀሀይ መጠን ዝቅተኛ ነው ወይም ፀሀይ ወደ ምድር የመድረሷ ነገር ዝቅተኛና ቀለልተኛ ይሆናል ማለት ነው ምክንያቱም ብዙውን ጊዜ በደመና ትሽፍናለች ይሄ ደመና ይጋርዳታል ማለት ነው። ስለዚህ በክረምት ወቅት ከፍተኛ እና እጅግ በተደጋጋሚ በየቀኑ በሚባል ደረጃ ሊዘምብ ይችላል ማለት ነው። ዝናብ በበጋ ወራት ደግሞ ዝቅተኛ የሆነ ዝናብና አብዛኛውንም ፀሀይና አቧራ እንዲሁም ንፋስ የሆነ የአየር ሁኔታ ይኖራል ማለት ነው። ዝናብ በብዛት አይስተዋልም ማለት ነው። እንዲሁም በበልግ በሚባለው ወራት ደግሞ በእሱ የተወሰነ ዝናብ ይኖራል ማለት ነው። እንዲሁም በመኸር ወቅት እጅግ አነስተኛና ቀላል የሆነ ዝናብ ይኖራል ማለት ነው። እና ይህንን ይመስላል ዝናብ ማለት ያው ከከባቢ አየር ወደ መሬት የሚወርድ ውሃ ወይንም የሚመጣ እርጥበት ነው ማለት ነው

ሁለት የሚለው ነገር ቁጥርን የሚያመለክት ነው ማለት ነው። ሁለት አንድ ሁለት እንደራ ለማለት ነው ቁጥር ስንቆጥር እና ይህ መቁጠሪያ ቁጥር ወይንም ነገሮችን ለመቁጠር ወይም ነገሮችን ብዛታቸውን ለማመልከት የምንጠቀምበት ሂደት ነው ማለት ነው። የምንጠቀምበት መግለጫ የብዙህነትን ወይም አሀዘን የምንገልጽበት ነው ማለት ነው። ለምሳሌ ሁለት ሰዎች ሁለት ቤቶች ሁለት መኪኖች ሁለት ድርጅቶች እንዲሁም ሁለት ዲግሪዎች ሊባል ይችላል። እና ሁለት የሆኑ ነገሮች ወይም ጥንድ እንደ ማለት ነው ማለት ጥንድ በማለት ሊተረጎም ይችላል ማለት ጥንድ የሆኑ ነገሮች። ጥንድ ጥንድ ማለት ሁለት ሁለት ወይንም በጥንድ የሆኑ ማለት ነው። አንዲና ሁለት ለምሳሌ ባልና ሚስት ጥንዶች ወይም ሁለት ጥምረቶች ሊባል ይችላል ማለት ነው። እና በብዙ ነገር ሊገለጽ ይችላል ማለት ነው። አንድ ሰው ሁለት ልጆች አሉኝሊል ይችላል ሁለት ወላጆች አሉኝ ወይም እናትና አባት አለኝ ሊል ይችላል ማለት ነው። ሁለት ዲግሪ አለኝ ሊል ይችላል ማለት ነው። እንዲሁም ሁለተኛ ወይም ሁለት ሁለተኛ ዲግሪ ሊባል ይችላል ማለት ነው። ለምሳሌ ማስተር እንደምንለው ማለት ነው። እና ሁለት ማለት አሃዝን በቁጥርም ያው ሁለተኛ አንድ ሁለት ብለን የምንቆጥራት ቁጥር ነው ማለት ነው። ሁለት ነገሮች ሊሆን ይችላል ማለት ነው እነሱ ሊገለጹበት የሚችሉ ነው ማለት ነው። ስለዚህ አንድ ሰው ሁለት ጆሮዎች አሉኝ ሁለት አይኖች አሉኝ ሁለት እጆች አሉኝ ሁለት እግሮች አሉኝ ሁለት አፍንጫ አለኝ ሊል ይችላል ማለት ነው። እና እነዚህ በሁለት ይገለጻሉ ማለት ነው። ወይንም ጥንድ የሆኑ ነገሮች በሁለት ይገለጻሉ ማለት ነው። እንዲሁም በተጨማሪ ሁለት መኪና አለኝሊል ይችላል ለአንድ ሰው ሁለት ቤቶች አሉኝ ሁለት ድርጅቶች አሉኝ። ሁለት ካምፓኒዎች አሉኝ ሁለት መስሪያ ቤቶች አሉኝ ወይም ሁለት የባንክ አክሲዮኖች አሉኝ። ሁለት የባንክ አክሲዮን አለኝ ሊል ይችላል ሁለት ታክሲ አለኝሊል ይችላል እና። እንዲሁም ሁለት ዜግነት አለኝ ሊል ይችላል አንድ ሰው ሁለት ዜግነት ካለው ኢትዮጵያዊም ነኝ በ እና የአሜሪካ እና የኢትዮጵያ ሁለት የሁለት ሀገር ዜግነት አለኝ ሊል ይችላል ማለት ነው። አንድ ሰው እና አንድ ሰው ሁለት ቋንቋ እችላለሁ ሊል ይችላል ለምሳሌ አማርኛ እና እንግሊዘኛ ሁለት ቋንቋ መናገር ሊል ይችላል እና እንዲሁም ሁለት መጽሃፍቶች አሉኝ ሊል ይችላል ማለት ነው። አንድ ሰው በብዙ ነገር ሊገለጽ ይችላል ማለት ነው። የሁለት የምንለው ነገር ቁጥርን እንዲሁም ብዛትን መጠንን የሚያመላክተን ነው ማለት ነው። ለምሳሌ ሁለት ጃኬቶች አሉኝ ሊል ይችላል አንድ ሰው ሁለት ሱሪ አለኝ ሁለት ሸሚዝ አለኝ ሊል ይችላል። እንዲሁም ደግሞ ሁለት ኮፍይ አለኝ። ሁለት ቀበቶ አለኝ ሁለት ስልክ አለኝ ሁለት ሰዓት አለኝ ሊል ይችላል ማለት ነው። እና በሁለት ሊገለጹ የሚችሉ ነገሮች እንደ እነዚህ አይነት አረፍተ ነገሮች ሊሰራባቸው ይችላል ማለት ነው። እንደ አጠቃላይ ሁለት የሚባለው መቁጠሪያ ቁጥር ጥንድ የሆኑ ነገሮች ሁለት የሆኑ ነገሮች ሚገለጽበት ብዛትን መጠንን የምንገለጽበት ነገር ነው ማለት ነው።

ዳቦ ዳቦ የምንለው እንግዲህ የምግብ አይነት ነው። ወይንም ሰዎች የሰው ልጆች ሊመገቡት የሚችሉት የምግብ አይነት ወይም የሚበላ ምግብ ማለት ነው። ይህ ምግብ እንግዲህ ከተለያዩ ነገሮች የሰው ልጆች ይህንን ምግባቸውን ከተለያዩ ነገሮች ሊያዘጋጁት ይችላሉ። ከእነዚህም ውስጥ ከስን፣ ከቦቆሎ፣ ከገብስ እንዲሁም ከባቄላና ከተለያዩ አዝርታት ከዳጉሳ እና ከተለያዩ አዝእርት ወይንም ከተለያዩ ጥራጥሬዎች እንደዛን ጥራጥሬዎች በመፍጨት እና ወደ ዱቄት በመቀየር ከዛ ዱቄቱንም በማቡካት እንዲሁም በተለያየ ካሜራ እንደውም ሱካርም ሊጨምሩ ይችላሉ ሌላም የሚጨምሩትን ነገር የሚያስፈልጋቸውን ነገር በመጨመር ይሄን ዳቦ በመጋገር ይጠቀሙታል ማለት ነው። በዘመናዊም በባህላዊውም ይጋገራል ማለት ነው። ያው በዘመናዊም በምጣድ በሽክላ ምጣድ እናቶች በእጃቸው የሚጋግሩት ወይም የሚሰሩት የዳቦ አይነት ነው ማለት ነው። እንግዲህ ይሄ እጅግ ጣፋጭ እና ጥሩ ነገር ጥሩ ምግብ ነው ማለት ነው። ደስ የሚል ምግብ በአብዛኛው ሰዎችም ተፈላጊ እና ተመራጭ የሆነ ምግብ ነው ማለት ነው። እንዲሁም በዘመናዊ ማሽን የዳቦ በግራም ተለክቶ ይጋገራል ማለት ነው። ይህ እንግዲህ በአብዛኛውን ሰው ፍላጎት የሚሞላ ነው ማለት ነው። አብዛኛው ሰው እንግዲህ በተለይ በከተማ የሚኖሩ ዳቦ ከማዳቸው ላይ አይጠፋም ማለት ነው። ሁሌም ዳቦንፈም ይኖራል። ማዕዳቸው ጋር ይጠቀማሉ ማለት ነው። ቁርስ ላይ ሊሆን ይችላል እራት ላይ እንዲሁም ምሳም ላይ ሊሆን ይችላል እንዲሁም በተለያየ ጊዜ የዳቦ ምግብ ምግብን ሊጠቀሙ ይችላሉ ማለት ነው። ከተለያየ ነገር ጋር በሩዝ ለምሳሌ በሩዝ የሚጠቀሙ ሰዎች አሉ። ዳቦን በሩዝ በጣም ጣፋጭና ደስ የሚል ምግብ ነው ማለት ነው። እንዲሁም ዳቦ በሻይ ሊበሉ ይችላሉ ማለት ነው። ስለዚህ የተለያዩ ምግብ ቤቶችም ሊሆኑ ይችላሉ እንዲሁም በቤት ለቤትም ሊሆን ይችላል። በመተሰብ ደረጃ ይህ ደቦ የሚባለው ምግብ እጅግ ተወዳጅ የሆነ ምግብ እና ጣፋጭ የሆነ ምግብ ነው ማለት ነው። እንደውም ለሰውነት ተስማሚና ለሰው ልጆች ሀይል ሊሰጥ የሚችል የምግብ አይነት ነው ማለት ነው። አዘገጃጀቱም እጅግ ቀላል ከጥራጥሬ በቀጥታ ማዘጋጀት የምንችለው ነው ማለት ነው። ያው ግን በአብዛኛው እና መደበኛ ዳቦ የሚዘጋጀው ከስንዴ ነው። የስንዴ ዳቦ ነው በአብዛኛው እንግዲህ በሀገራችንም እንደሚታውቀው እና በሌላውም የአለም ክፍል ሊሆን ይችላል በአብዛኛው የስንዴ ዳቦ የተለመደ ነው ማለት ነው። ይህን ስንዴ እንግዲህ ከገበሬዎች በመግዛት እና የተለያዩ በመፍጨት እንዲሁም የተለያዩ ሂደቶችን በማሳለፍ በማቀነባበር ወደ ዳቦ ይቀየራል ወይም ዳቦ መጋገር ይቻላል ማለት ነው። ከዚህ ስንዴ ለዳቦ እጅግ ተመራጭ እና አንደኛ ግብአት ወይንም የመጀመሪያ ምርጫ ነው ማለት ነው። ከዛም ባለፈ የገብስ ይኖራል ማለት ነው የገብስ ዳቦም እንደዚሁ በተለይ የገብሱ ያው በጤንነት አንፃር እና ለሰው ልጅ ተስማሚ ከመሆኑ ወይም ለሰው ልጅ ከሚሰጠው ጥቅም አንፃር ለሰው ልጅ ከሚሰጠው ኒውትሬሽን ወይንም ጉልበት የገብስ ዳቦ እጅግ ተመራጭ እና አንደኛ ነው ማለት ነው። እንደውም የስንዴ ዳቦ ያው በአብዛኛው ጊዜ ትንሽ ጨጓራ ለሚያማቸው ሰዎች የተወሰነ ላይስማማ ይችላል ማለት ነው። እንደውም የተወሰነ ጫና ይኖረዋል ማለት ነው። የገብሱ ዳቦ ግን እጅግ በጣም ተፈላጊ ነው ምናልባት ከለሩ ወይም ቀለሙ ጠቆር ሊል ይችላል እንጂ ከዛ ውጪ ለምግብነት እጅግ ተስማሚ ነው ማለት ነው። ወይንም የሰው ልጅ ያንን ቢመገብ ሙሉ ጤናማ ላይ ጤናው ላይ ምንም አይነት ጉዳት ሊያስከትልበት አይችልም ማለት ነው። እንደዚሁም የቦቆሎ ይኖራል የቦቆሎ ዳቦም ጣፋጭ ነው። በርግጥ ትንሽ ደረቅ ያለ ሊሆን ይችላል እንጂ። እጅግ ጣፋጭ የሆነና ነጭ ዳቦ ይሆኗል ማለት እንደአጠቃላይ ዳቦ የምንለው የሰው ልጆች በማዕዳቸው ላይ የሚጠቀሙት የምግብ አይነት ነው ማለት ነው። የሰው ልጆች ለሰው ልጅ ምግብ የሚውል በባህላዊም በዘመናዊም ማሽንን ሊጋገር የሚችል እና ዳቦም እሱንም ለመጋገር ቀላል የሆነ ሂደትን የሚከተል በቀላሉ ማንኛውም ሰው መስራት የሚችለው የምግብ አይነት ነው ማለት ነው።

ማለት እንግዲህ ጥሩ ያልሆነና ተስማሚ ወይንም ምቹ ያልሆነ ነገር መጥፎ ተብሎ ሊገለጽ ይችላል በተለያየ መንገድ መጥፎ ሊባል ይችላል ማለት ነው ግን እንደ አጠቃላይ መጥፎ የሚለው ነገር አስቀያሚ አስከፊ እንዲሁም ተፈላጊ ያልሆነ ወይም ለሰው ልጆች ጥሩ ያልሆነ ነገር ምቹ ያልሆነ ምቹት የማይሰጥ ሰላምን የሚነሳ ነገር ተብሎ ሊተረጎም ይችላል ማለት ነ። እጅግ አስከፊ እጅግ በጣም አሰቃቂ እንደውም ጉዳት ሊያደርስ የሚችል ተፈላጊ አልሆነና ልናስወግደው የሚገባ ነገር ልንከላከለው ልንጋፈጠው የሚገባ ነገር እንደውም የሰው ልጆች ሊፈሩት የሚችሉት ነገር ሊያስፈራና እንዲሁም ከባድ የሆነ ነገር መጥፎ ተብሎ ይነገራል ወይም መጥፎ ተብሎ ይሰየማል ማለት ነው ለምሳሌ በጸባይ ሊሆን ይችላል አንዳንድ ሰዎች እጅግ መጥፎ የሆነ ፀባይ ይኖራቸዋል ማለት ነው። ለሰው ልጅ ምቹ ያልሆነ እንግዲህ ከዳተኛ ሊሆኑ ይችላሉ ሀሜተኛ ሊሆኑ ይችላሉ ሰውን በጓደኛ ሊያሞ ይችላሉ እንደውም ጓደኛ ሊከዱ ይችላሉ እንዲሁም ደግሞ ጓደኛን ለአዴጋ ሊያጋለጥላ ሚስጥሩን ለላሳልፎ በመስጠት እንዲሁ ሊያዋርዱት ይችላሉ እንደውም የተለያዩ ነገሮችን ሊያሳጡት ይችላሉ ማለት ነው ስራውን ሊያሳጡት ይችላሉ ትምህርቱን ሊያሳጡት ይችላሉ ከጓደኞቹ ጋር ሊለያዩት ይችላሉ ማለት ነው እንደዚህ መጥፎ ፀባይ አላቸው ብለን የምንወራቸው ሰዎች ያው በሰዎች ፀባይ መጥፎነትን ብናየው ማለት ነው እና ለሰው ጥሩ የማያስቡ ለሰው መልካም ነገር የማያስቡ ለሰው ሁልጊዜ ውድቀትን የሰው ልጅ ሲደሰት ወይም የሰው ልጅተኛ ሲሆን የሰው ልጅ ስኬት የሰው ልጅ ዲል የሰው ልጅ አላማውን አላማ ሲኖረው የሰው ልጅ ወይም ግቡን ሲመታ የሰው ልጅ ደስ የማይላቸው እና አጠቃላይ የሰው ልጅ ደስታ ለነሱ ምቾት የማይሰጣቸው ሰዎች መጥፎ ሊባሉ ይችላሉ ማለት ነው። እንዲሁም ለሰው ልጆች ጥሩን ነገር የማያስቡ ለሰው ልጅ መልካም የማያስቡ ሰላም ያለበት ቦታ የማይመቻቸው ሰዎች መጥፎ ሊባሉ ይችላሉ ማለት ጦርነት የሚወዱ መደባደብ የሚወዱ ሰውን መጣላት ሰውን ከሰው ጋር ማጋጨት የሚወዱ ሰዎች እነዚህ እንግዲህ በመጥፎ ባህሪነት ሊገለጹ ይችላሉ ያው ብዙ ብዙ ባህሪ ይኖራቸዋል ማለት ነው መጥፎ የሚባሉ ሰዎች በብዙ በብዙ ነገር ሊገለጹ ይችላሉ ማለት ነው አንደኛ ቃላቸውን ለሰው ቃል ገብተው ቃላት ለቃላቸው ታማኝ አይሆንም ማለት ነው እና ሌላ ብዙ ነገሮች የሰው እቃ ሊሰርቁ ይችላሉ የሚሰርቁ ለምሳሌ ሌቦች ሊሆኑ ይችላሉ ሰዎችን የሚያታልሉ ባልሆነ መልካም መስለው ቀርበው መጥፎ በመጥፎ ሰዎችን የሚጎዱ የሰውን ህይወት ምስቅልቅል የሚያስገቡ ሰዎች እነዚህ እንግዲህ መጥፎ ባህሪያን ያላቸው ሰዎች ወይም መጥፎ ሰዎች ልንላቸው ይገባል ይህ ባህሪያቸውን ሊቀርፍና ላስተካክሉ ይገባል ማለት ነው። ያው መጥፎ የሚለው በጥሩ የጥሩ ተቃራኒ ወይም የድህና ነገር ተቃራኒ ማለት ነው እንደዛ ሊባል ይችላል ማለት ነ። መጥፎ እንግዲህ በቀለም ብናይ ለምሳሌ መጥፎ ቀለም የሚባለው ለይታ የማይማርክ ሰዎች ሲያውት ደስ የማይል የሚያስቀይም ቀለም ለምሳሌ መጥፎ ቀለም ሊባል ይችላል ለምሳሌ አንዳንድ ሰው ቀይ ቀለም ወይም በጣም ድምቅ ያለ ቀለም ላይመቸው ይችላል ይሄም እንግዲህ ከአሸባሪነት ወይም የደም ቀይ ያው የዴም ምልክት ስለሆነ ወይም ይሄ የስቃይ የህመም ምልክት ስለሆነ ከዛ አንፃር አያይዞ ወይም ከዛ አንግል አይተው ይህንን ሊቃወሙና ደስ ላይላችሁ ይችላል ማለት ነው ስለዚህ ለእነዛ ሰዎች የቀይ ቀለም መጥፎ ሊሆን ይችላል ማለት ነው እንዲሁም በአስተሳሰብነት ያው አንዱ የሚከተለው አስተሳሰብ ለሰው ልጆች ስቃይ የሚያመጣ ለሰው ልጆች ሰላም የማይሆን ከሆነ የሰው ልጆችን የሚረብሽ ከሆነ እና የሰው ልጆችን ስጋት ወይም የሰው ልጆችን አዴጋ ውስጥ የሚከት ከሆነ ይህም እንግዲህ ምን ሊባል ይችላል መጥፎ ሊባል ይችላል ወይም መጥፎ ነው ጥሩ ጉዳት ያለው ነገር ጥሩ ያልሆነ ነገር ሊባል ይችላል ማለት ነው። ለምሳሌ በመጓጓዣ አንፃር ወይንም በተለያዩ መሳሪያዎች አንፃር ብናየው ለምሳሌ መኪናን ብናይ እንግዲህ በየቦታው የሚቆም መኪና ከሆነ ብዙ ቶሎ ቶሎ የሚበላሽ መኪና ከሆነ እንዲሁም ነዳጅ የሚበላ ነዳጅ ቶሎ የሚወስድ መኪና ከሆነ ወይንም ፍጥነት የሌለው መኪና ከሆነ ራሱ ይህ መጥፎ መጓጓዣ ሊባል ይችላል ወይንም መጥፎ መኪና ሊባል ይችላል ማለት ነው። እንዲሁም በጣም ሞቃታማ የሆነ በአካባቢ ለምሳሌ ባየ ንብረት እንዴ እጅግ በጣም ሞቃታማ የሆነና በረሃ ይሁን ለሰው ልጆች የማይመች ለሰው ልጆች ለኑሮ ተስማሚ ያልሆነ በረሃማነት ያለው አካባቢ መጥፎ የአየር ንብረት ያለበት ሊባል ይችላል እንዲሁም በውሃ ለምሳሌ መጥፎ ውሃ የሚባል ጨዋማ የሆነ ውሃ ለምሳሌ ጨው ያለበት ወይም ይሄ ጨዋማ የሆነ ለሰው ልጆች ለመጠጥ የማይሆን ውሃ እሱ መጥፎ ውሃ ሊባል ይችላል ማለት ነው እና እንግዲህ እንደአጠቃላይ ወይም ጠቅልል ስናደርግ ይሄ መጥፎ የሚባል ነገር ህይወት ላላቸው ነገሮች ሰላም የሚነሳ ሰላማቸውን የሚያሳጣ ህይወታቸውን አደጋ ውስጥ የሚከት የህልውና የህልውናቸውን አደጋ ውስጥ የሚከት ወይም የህልውና ጉዳይ የመኖር ያለመኖር ጉዳይን አደጋ ውስጥ የሚከትና ይህንን እንግዲህ የሰው ልጆችን ህይወት የሚያመሰቃቅል ለማለት

ሂሳብ ማለት እንግዲህ ይሄ አንድ የትምህርት አይነት ወይም የትምህርት ክፍል ነው ማለት ነው። ሂሳብ የሚባለው ሰዎች በተለያየ መንገድ ሊያዳብሩት የሚችሉት ችሎታ ነው ማለት ነው። ሂሳብ እንግዲህ እየተለያዩ የራሱ የሆነ የራሱ የሆነ ቀመሮች አሉት እነዛን ቀመሮች በመጠቀም የተለያዩ ነገሮችን ለማሰብ የተለያዩ ነገሮችን ሂሳብ ለመስራት ይጠቅማል ማለት ነው። እና ሂሳብ ማለት እጅግ ከባድ እና ውስብስብ የሆነ ትምህርት ነው ማለት ነው። በተለይ ደረጃው እየጨመረ ሲሄድ ወይም ከፍ እያለ ሲሄድ ወደ አፕላይድ ደረጃ ሲደርስ እጅግ ከባድ ነው ስብስብ የሆነ ኮርስ ነው ማለት ነው። እንግዲህ ሂሳብ መደመር አለው መቀለስ መባዛት ማካፈል የሚሉትን ይጠቀማል ማለት ነው እነዚህ እንግዲህ ሂሳብ ዋና መሰረቶች ናቸው ማለት ነው። ማንኛውም ሰው እንግዲህ በእለት በእለት ኑሮ እነዚህን ነገሮች በተወሰነ መልኩ በትንሹም ቢሆን በተወሰነ ደረጃ ማወቅ ግድ ይለዋል ማለት ነው። ምክንያቱም አንድ የሆነን ነገር ሊሸጥ ይገዝብ ይችላል። ወይንም ይሄ ሂሳብ ትምህርት እጅግ ከባዱ ትምህርት ነው በአለም ላይ ወይንም አስቸጋሪ ከሚባሉ የትምህርት አይነቶች አንዱ ነው ማለት ነው። ያው በዲግሪ ደረጃም በማስተርስም እስከ ፒኤችዲ ይሰጣል ማለት ነው። እና በተለያዩ የትኛውም ትምህርት ላይ ይገባል ሂሳብ የማይገባበት የለም ማለት ነው። በማህበራዊ ትምህርት ይሁን ሳይንስ ይሁን ወይም በተፈጥሮ ሳይንስ ሂሳብ እጅግ አስፈላጊ የሆነና የትኛውንም ትምህርት ሊነካ የሚችል የትምህርት አይነት ነው እንዲሁም ዘርፈ ብዙ አይነት ሂሳብ ማለት ነው። ስለዚህ አንድ ሰው አመታዊ ገቢውን ለማወቅ ሂሳብ መስራት ይጠበቅበታል ገቢና ወጪውን ተመጣጣኝ ለማረግ ሂሳብ መስራት ይጠበቅበታል ማለት ነው። እንዲሁም የተለያዩ ኩባንያዎች የተለያዩ ካምፓኒዎች የተለያዩ ድርጅቶች ወይም መስሪያ የመንግስትም የግል መስሪያ ቤቶች አካውንታንት ወይም እነዚህ የሂሳብ ባለሙያዎችን ቀጥረው ሂሳባቸውን ሊያሰሩ ይችላሉ ማለት ነው። ሂሳብ ሲባል እንግዲህ የወጭና የገቢ አንድ የሰራተኛ ብዛት ሊሆን ይችላል ወይም የተጠቃሚ የከስተመር የደንበኛ ብዛት ልሆን ይችላል የተለያዩ ነገሮችን ቁጥጥር ለማድረግ ይህ ሂሳብ የሚባለው ነገር ያስፈልጋል ወይንም የሰው ልጆች ከእለት ተእለት የየእለት ውጤት አኖራቸው ጋር ያስፈልጋቸዋል ማለት ነው። እያንዳንዱ ሰው በየሁለት ተግባሩ እንግዲህ ከሒሳብ ጋር የተገናኙ ነገሮችን ሊፈጽም ይችላል ወይንም ሊያደርግ ይችላል ማለት ነው ሻይ እንኳን ቢጠጣ ሂሳቡን እንግዲህ ስንት እንዲሆን አውቆ ከፍሎ ነው የሚሄደው ማለት ነው። ስለዚህ ያንን ለዛ ሲባል ያንን አውቆ ለመክፈል ወይንም አውቆ ለመቀበል የተወሰነም ቢሆን ሂሳብ ማወቅ አለበት ማለት ነው። ስለዚህ ሂሳብ በትንሹም ቢሆን በትንሽ ደረጃም ቢሆን አለማወቅ ወይም ያላወቀ ሰው ምን ያክል ሊቸገር እንደሚችል መገመት አይከብድም ማለት ነው። ምክንያቱም እያንዳንዱ ሰው በየእለት ተኑሮው ጋር ከሒሳብ ጋር የሚያገናኙት ብዙ ነገሮች አሉ። ሂሳብ ነክ ወይንም የሆኑ ነገሮች ብዙ ነገሮቹ ጋር ከሂሳብ ጋር የተያዙም ሂሳብ ነክ የሆኑ ሊሆኑ ይችላሉ ማለት ነው። ስለዚህ ሂሳብ ማለት የተመሰረተ ነገር ነው ማለት ነው። ስለዚህ አንድ ሰው ወጪው ሊቀንስ ይችላል ገቢ ደግሞ የመደመር ምልክት ሊሆን ይችላል እንዲሁም ገቢው በእጥፍ በእጥፍ እየጨመረ ከሆነ በማባዛት ሊገልጸው ይችላል ማለት ነው። እንዲሁም አንድ ሰው አንድ ሽህ ብርን ለአምስት ሰራተኞች ቢያካፍል ይሄ ማካፈል ይባላል ማለት ነው ለእያንዳንዳቸው ድርሻቸው ምን ያክል እንደሆነ በዛ ሊያቅ ይችላል ማለት ነው። እንዲሁም ሂሳብ በፐርሰንት ሊገለጽ ይችላል እኔ እንደውም በፐርሰንት የሚገለጸው ሂሳብ በስታቲክስ በሚባለው ውስጥ የሚጠቃለል ነው አንድ ነገር አፈጻጸሙ ምን ያክል ነው የሚለውን ነገር ለማየት ያስችላል ማለት ነው። የስራ አፈጻጸም ሊሆን ይችላል እንዲሁም የተለያዩ ነገሮች አፈጻጸም ሬቱ ምን ያክል ነው በምን ያክል ሬት ተሳክቷል ምን ያክል አልተሳካም ምን ያክል ውድቅ ሆኗል ምን ያክል ስኬታማ ሆኗል ወይም ተቀባይነት አግኝቷል የሚለውን በፐርሰንት ለማስቀመጥ ያስችላል ማለት ነው። እና በየትኛውም ቦታ በየትኛውም መስሪያ ቤት ይህ ሂሳብ መሰረታዊ የሆነ የተለያዩ ለድርጅቶች ሊሆን ይችላል ሁሎችም ሂሳብ ን መሰረት አድርገው የሚንቀሳቀሱ ነው ማለት ነው። ሂሳብ እንግዲህ ከሰው ልጅ ህይወት ጋር እጅግ ጥብቅ ቅርኝነት ያለው ሳብጀክት ወይም ያለው የትምህርት አይነት ነው ያለው ነገር ነው ማለት ነው። የሰው ልጆች ከእለት ተእለት ተግባራቸው ጀምሮ እያንዳንዷን ነገር የሚሰሩት ከሒሳብ ጋር የሚገናኝ ነገር አለው ማለት ነው። የሂሳብ መሰረቶች እንግዲህ መደመር መቀነስ ማካፈል እና ማባዛት እነዛ አራቱ የሂሳብ መሰረቶች ናቸው

ልጅ ማለት እንግዲህ የአብራክ ክፉይ እንደማለት ነው። ወይንም ከሁለት ሰዎች መካከል የእነሱ የዘር ፍሬ ከእነሱ የዘር ፍሬ የተወለደ ይሄ ማለት ነው ወይንም የእነሱ የአብራካቸው ክፋይ እንደማለት ነው። ልጅ ማለት ይህንን ይገልጻል ማለት ነው። ወይንም ልጅ የሚለው ነገር ህፃን እንደ ማለት ወይንም ትንሽ ወይም ገና ጨቅላ እንደ ማለት በእድሜ ትንሽ የሚለውን ነገር ለማመልከት ልንጠቀምበት እንችላለን ማለት ነው። እና ልጅ የሚባለው በዚህ መልኩ ሊገለጽ ይችላል ማለት ነው። እንግዲህ አንድ ሰው ከእሱ ዲኤንኤ ጋራ ተመሳሳይ የሆነ ወይንም የእሱ ከእሱ የዘር ፍሬ ወይንም ከሴቷና ከወንዱ ከሁለቱም የዘር ፍሬ የተወለደ ልጅ የሁለታቸው ልጅ ይባላል ማለት ነው። የሁለታቸው ያአብራካቸው ክፋይ ልጅ ይባላል ማለት ነው። እና በዚህ ይገነጻል ልጅ ማለት ነው። ያው እንደገናም ደግሞ ህፃን በሚለውም ያስኬዳል። ህፃን ወይንም ትንሽ እንደማለት ወይንም ገና ልጅ ያልበሰለ እድሜው ገና ትንሽ የሆነ ለምሳሌ እስከ አስር አመት ወይም እስከ አስራ አምስት ያለ ሰው ልጅ ሊባል ወይም ገና ያልጠና ህፃን ልጅ ወይም ትንሽ ልጅ ሊባል ልጅ በሚለው ደረጃ ውስጥ ያልፋል ወይም በዚህ ክልል ውስጥ ይሆናል ልጅ ይባላል ማለት ነው። ለምሳሌ ከአንድ አመት እስከ አስራ አምስት ወይም እስከ አስራ አራት አመት ድረስ ያለው ማለት ነው ልጅ በሚለው ውስጥ ያልፋል። ሰዎች እንግዲህ ልጅ ለመውለድ የተበተለያዩ ምክንያት ልጅ መውለድ ይፈልጋሉ አንደኛው ዘራቸውን ለመተካት ወይም ራሳቸውን ለመተካት ሲሉ የሰው ልጆች ልጅ ሊወልዱ ይችላሉ ማለት ነው። ያው ማንም ሰው ሊንድ የሚሞት ያውቃል ወይንም ሞት እንደሚመጣበት ያውቃል ማለት ነው። ያንን እንግዲህ ዘሩን ተክቶ መሄድን ይመርጣል ማለት ነው። ስለዚህ ለዚህም ሲባል ልጅ ይወልዳል ማለት ነው። ሌላው ደግሞ ያው እንግዲህ በርጅና ጊዜ ህፃን ወይንም ትንሽ እንደማለት ወይንም ገና ልጅ ያልበሰለ እድሜው ገና ትንሽ የሆነ ለምሳሌ እስከ አስር አመት ወይንም እስከ አስራ አምስት ያለ ሰው ልጅ ሊባል ወይም ገና ያልጠና ህፃን ልጅ ወይም ትንሽ ልጅ ሊባል ልጅ በሚለው ደረጃ ውስጥ ያልፋል ወይም በዚህ ምክንያት ወይም ያኔ ጧሪ እንዲያላጣ የሚከባከበኝ ጉልበት ሲደክም እንደውም ገንዘብም ላይኖር ይችላል። በዛን ጊዜ ገንዘቡን የሚያስተዳድር ድርጅቱን የሚያስተዳድር ሊሆን ይችላል። ሌላውንም ነገር የሚቆጣጠር የሚወርሰው ወራሽ እንዲሁም ጧሪ ቀባሪ በማለት በዛ ምክንያት ልጅ ሊወልዱ ይችላሉ ማለት ነው። ሰዎች ስለዚህ ለተለያዩ ነገሮች ይወልዳሉ በእነዚህ ምክንያት። እንዲሁም ያው በጊዜው ልጅ ሊያስፈልገችው ለምሳሌ በግብርና ስራ የሚተዳደሩ ከሆኑ እነዛ ወላጆች ወይንም እነዛ ሰዎች ማለት ነው። እንግዲህ ይሄ የግብርና ስራ እጅግ የሰው ልጅ ጉልበትን የሚጠይቅ ስለሆነ አርብቶ አደርም በመካከል እንግዲህ ሁለቱንም በእርባታም በእርሻም የሚተዳደሩ ከሆኑ ከፍተኛ የሆነ የሰው ሀይል ያስፈልጋል ማለት ነው። ስለዚህ ለዚህም ሲባል ልጅ ሊወልዱ ይችላሉ ማለት ነው። የቤተሰብ ፍላጎቶችን ለማ የሚወለድ ያለ ማለት ነው። እዚህ ሰአቶችን ብናየው በተፈጥሮ ሂደት ያው ፈጣሪ እንዲራቡ ተፈጥሮ የምታስገድዳቸው ሁኔታ ነው ማለት ነው። ስለዚህ በተፈጥሮ ሂደት ይወለዳል ማለት ነው። ይሄ ልጅ የሚባለው ነገር እና በእንደዚህ አይነት መልኩ ሊገለጽ ይችላል ማለት ነው። ልጅ ማለት እንግዲህ የአንድ ሰው ያብራኩ ክፍያ ማለት ነው።

ቻው ማለት እንግዲህ ሰው ሲለያይ ወይንም የስንብተ ቃል ነው ማለት ነው ሰዎች ሲለያዩ ወይንም ሲሸናኙ ወይንም ሲሰነበቡ አንድ ሰው ሰውን ሲሰናበት ቻው ሰላም ሁን ሰላም ቆይ ብሎ በዛ መንገድ ሊለው ይችላል ማለት ነው እና ቻው ማለት ያንን ልንገልጽበት የምንችለው ቃል ነው ወይንም የምንገልጽበት ድርጊት ነው ማለት ነው እንግዲህ ቻው ደህና ሁን በማለት ሰዎች ሊለያዩ ሲሉ ይሄን ይላሉ ማለት ነው በስልክ እያወሩ በስልክ ንግግራቸውን ከጨረሱ በኋላ ወይንም ንግግራቸውን ሀሳባቸውን ከጨረሱ በኋላ ስልኩን ለመዝገብ ሲፈልጉ ቻው ብለው ይዘጋሉ ማለት ነው እንዲሁም እያወሩ እያሉ ሰዎች ተገናኝተው ሻይ ቡና እያሉ በመጨረሻም ወደ ቤታቸው መሄዴና መለያየት ሲፈልጉ ቻው ብለው ሊሄዱ ይችላሉ ማለት ነው እንዲሁም አንድ ሰው ሩቅ አገር የሚሄድ ከሆነ ወይም ጉዞ የሚገናኝ ከሆነ ጓደኞቹን በተሰቦቹን እንዲሁም በአቅራቢያው ወይም በአካባቢው ያሉትን ሰዎች ቻው ብሎ በሰላም ቆዩ ብሏቸው ሊሄድ ይችላል ማለት ነው አንድ ሰው ለስራ ለትምህርት ለጉብኝት እንዲሁም በሌላ ምክንያት ለህክምና ሊሆን ይችላል ለተለያዩ ነገሮች ከሀገር ቢወጣ ወይንም ከአካባቢው ርቆ ወደ ሌላ አካባቢ ሄድ ያኔ ቻው ሰላም ሆኖ ብሎ ሊሄድ ይችላል ማለት ነው እና ሰው ሲለያይ ወይንም ሲሰናበት የስንብት መግለጫ ወይንም የመለያያ መግለጫ ቃል ነው ማለት ነው ይህ ቻው የሚለው እና በዚህ ሊገለጽ ይችላል ማለት ነው። ትርጉሙ ይሄን ይመስላል ቻው ማለት ማለት ነው ያው እንዳልነው በተለያዩ ነገር ሰዎች አብረው የነበሩ ሰዎች አብረው የቆዩ ሰዎች አብረው የከረሙ ሰዎች ወይም አብረው የነበሩ ሰዎች በተለየ አጋጣሚ ሊለያዩና ወደ የተለያየ ቦታ ሲሄዱ ያኔ ቻው ተባብለው ሊሄዱ ወይንም ሊወርዱ ይችላል ወይም በአጋጣሚ የተዋወቁ ሰዎች ድንገት ትራንስፖርት ላይ ሊሆን ይችላል ስራ ቦታ ላይ ሊሆን ይችላል መንገድ ላይ ሊሆን ይችላል እነዛ ሰዎች ድንገት ተዋውቆ እያወሩ ከነበረና ድንገት ደግሞ መንገዳቸው ያገናኛቸው ቦታ ሲለያያቸው ወይም ያገናኛቸው ቦታ መልሶ ወይም የሚያገናኛቸው ነገር ሲለያያችው ያኔ ቻው ተባብለው ከዛ ቦታ ሊለያዩና ሊሰነባበቱ ይችላሉ ማለት ነው እንደ አጠቃላይ ቻው የሚለው ቃል የስንብት ቃል ነው ማለት

ቃል ማለት አንድን ነገር የምንቆልፍበት መቆለፊያ ሚስጥር ቁጥር እንደ ማለት ነው። እንደዛ የዛ አይነት የሚገልጽ ነው ማለት ነው የይለፍ ቃል እንግዲህ በተለያዩ ነገሮች ላይ እናደርጋለን ያንን እንግዲህ ጥብቅ እንዲሆን እና ደህንነቱ አስተማማኝ ላይ እንዲሆን ለዛ ያንን ለማድረግ እንጠቀመዋለን ማለት ነው። ምክንያቱም ይህ እንግዲህ ሚስጥራዊ ሊሆን ይችላል የግላችን መረጃ እንዲሁም የስራችን መረጃ ሊሆን ይችላል ወይንም አዲስ ያገኘነው የራሳችን ፈጠራ ሊሆን ይችላል ወይንም የተለያዩ የማህበራዊ ሚዲያ አካውንቶች ሊሆኑ ይችላሉ ማለት ነው። የእነሱ ሚስጥራዊነት እንዲጠበቅና የግል መረጃችንን ለማንም እንዳአያዩት የግል መረጃችንን ቆልፈን የምናስቀምጥበት እንዲሁም ጠቃሚ ነገር የሆነ ከሆነ በማንም በነፃ ወይንም እንዳንዘረፍ የሚያገለግለን የምስጢር ቁጥር ወይንም ማንም የማያውቀው የሚስጥር ቁጥር ነው ማለት ነው። ለምሳሌ አንድ ሰው ኮምፒውተሩን እንዲሁም ስልኩን በሚስጥር ቁጥር ወይም በይለፍ ቃል ሊቆልፍ ይችላል ማለት ነው። ያንንም ፓስዋርድ ከእሱ ሌላ ማንም ያለሱ ፈቃድ እንዳይከፍትና ማንም መረጃውን እንዲሁም የግል ህይወቱን የግሉ ሁኔታውን እንዳይዘርፈው ያደርጋል ማለት ነው። እዛ ላይ እንግዲህ የባንክ አካውንቶች ሊኖሩ ይችላሉ የተለያዩ የባንክ መረጃዎች ሊኖሩ ይችላሉ እንዲሁም የስራ መረጃዎች እንዲሁም ግላዊ የሆኑ ጉዳዮች ስልኩ ላይ ኮምፒውተሩ ላይ ሊኖሩ ይችላሉ ማለት ነው። ስለዚህ እነዚህ ፓስዋርዶች ወይም እነዚህ የይለፍ ቃሎች ሌላ ሰው አወቃቸው ማለት የኛ ድህንነት ልንጎዳ ይችላል እንዲሁም ንብረታችንን ልናጣ እንችላለን ወይም ስራችንን ልናጣ እንችላለን እንዲሁም ደግሞ የኛ የግል ማንነት መውጣት የሌለበት ነገር ወይም የተደበቀ ነገር ሊወጣ ይችላል ማለት ነው። ያው ሁሉም ሰው የራሱ የሆነ የግሉ ህይወት ይኖረዋል ይህን የግሉን ህይወት ደግሞ በአብዛኛው ሰው ማካፈል አይፈልግም ወይም የግሉን ህይወት ለራሱ መኖር ይፈልጋል። የግለኝነትን ጠብቆ መኖር የሚፈልግ ሰው አለ ያ ሰው እንግዲህ በፓስዋርድ ቆልፍ ወይም በየለፍ ቃል ስልኩንም ኮምፒውተሩንም ቆልፎ ሊያስቀምጥ ይችላል ማለት ነው። እንደውም እነዚህ የይለፍ ቃሎች እንግዲህ ከፍተኛ የሆነ ጥንቃቄ ያስፈልጋቸዋል ማለት ነው። ምክንያቱም በይለፍ ቃሎች ያው አሁን እንደሚታወቀው ሁሉ ነገር በኮምፒውተር ነው የምንሰራው ሁሉ ነገራችን ኮምፒውተር ላይ ነው። ትላልቅ የገንዘብ አስተላላፍ ድርጅቶች እንዲሁም ትላልቅ ኩባንያዎች ትላልቅ የፈጠራ ስራዎች የሚሰሩ ኮምፒውተር ላይ ነው ማለት ነው። ስለዚህ ይህንን ደግሞ የይለፍ ቃል ሌላ ሰው አገኘው ማለት ወይም የይለፍ ቃል የለንም ወይም ሚስጥራዊ የሆኑ የሚስጥር ኮዶች የሚስጥር ቁጥሮች የሉንም ማለት እንግዲህ ስንት የለፋንበት ስንት ኢንቨስት ያደረግንበት ስንት ጉልበታችንን ገንዘባችንን የጨረስንበት እንዲሁም ጊዜያችንን የጨረስንበት እውቀታችንን ያፈሰስንበት በቀላሉ በሌላ እጅ ገብቶ በማይገባው ሰዎች ቁጥጥር ስር ሊሆንና እኛ የሚገባንን ነገር ላናገኝ እንችላለን ማለት ነው። ስለዚህ ይህ ከመሆኑ በፊት ይህ ከመፈጠሩ በፊት አስቀድመንና ተጠንቅቀን የይለፍቃል በቀላሉ ሊገመት የማይችል ሰዎች በቀላሉ ገምተው ሊያገኙት የማይችሉ ወይም ሀከሮች አጭበርባሪዎች በቀላሉ ተገማች ያልሆነን የምስጢር ቁጥር በማስገባት በዚህ መቆለፍ ይገባናል ማለት ነው። የተለያዩ ፋይሎቻችንን የተለያዩ መረጃዎቻችን እንዲሁም የተለያዩ መሳሪያዎቻችን ሊሆን ይችላል በዚህ መቆለፍ ይገባናል። የተለያዩ ማህበራዊ ሚዲያ አካውንቶች ሊኖሩን ይችላሉ ለምሳሌ የቴሌግራም የቲክቶክ የፌስቡክ እንዲሁም የዩቲዩብ እና የተለያዩ የኢንስታግራም እና ሌሎች መሰሎችም አካውንቶች ቢዝነስ የምንሰራባቸው ሊሆን ይችላል ከሰዎች ጋር የምናወራባቸው ሊሆን ይችላል እና እነዚህ ማህበራዊ ሚዲያዎች ላይ ጥንቃቄ ማድረግ ያስፈልገናል ማለት ነው። ለምሳሌ ባአብዛኛው አሁን ወይም የተለመደ የማጭበርበር ያለው በቴሌግራም እና የቴሌግራም አካውንት በአብዛኛው ሰው አሁን የመጭበርበር እና አንድ በመጥለፍ ያልተገባ ነገር ያደርጋሉ ማለት ነው። እንግዲህ እዛ መካከል ሌሎች ጓደኞቻችንን እዛ ላይ የምናውቃቸውን ሰዎች እኛ ልክ የተቸገርን አስመስለው እኛን መስለው ለነዛ ሰዎች መልእክት በመላክና የነዛን ሰዎች በመጥለፍ ባንክ ገንዘብ ሊቀበሏቸው ይችላሉ ወይንም ሌላ ያልሆነ መረጃ ሊሰጣቸው ወይንም ሊቀበሉ ይችላሉ ማለት ነው። ወይም ስለኛ የተዛባ ነገር ሊሏቸው ይችላሉ ይሄም በእኛ ላይ ከፍተኛ እና ትልቅ ኪሳራ ሊያደርስ ይችላል ማለት ነው። የምንወዳቸውን ወዳጆቻችንን ሊያሳጣን ይችላል ትልቅ የገንዘብ ኪሳራ ሊያሳጣን ይችላል እንዲሁም ትልቅ የለፋንበትን ነገር ሊያሳጣን ይችላል ማለት ነው። ስለዚህ አንድ ሰው ከፍተኛ የሆነ ሊገመት በቀላሉ ሊታወቅ የማይችል የይለፍ ቃል ወይንም የምስጢር ቁጥር ሊያደርግ ይገባዋል ይህ የጥንቃቄ ጉዳይ ወይንም የድህነት ጉዳይ ነው ማለት ነው። አስተማማኝ የሆነ የደህንነት ያስፈልገናል ማለት ነው። እና የይለፍ ቃል ማለት የምስጢር ቁጥር የተለያዩ ነገሮችን በሚስጥር ቁጥር የምንቆልፍበት ማለት ነው።

አደጋ ማለት እንግዲህ ያልተጠበቀ ነገር እና ድንገተኛ የሚከሰት በድንገት ሊከሰት የሚችል በሰው ልጆች ላይ ጉዳት የሚያደርስ ነገር ማለት ነው። በንብረት ላይ በሰው ህይወት ላይ እና በተለያዩ ነገራቶች ላይ ጉዳት ሊያደርስ የሚችል ነው ማለት ነው። ይሁደጋ ማለት እንዲሁም ድንገተኛ የሆነ ያልተጠበቀ ክስተት እንደማለት ነው ያልተጠበቀ ተፈጥሮ ክስተት ወይንም ሰው ሰራሽ ሊሆን ይችላል ማለት ነው። አደጋ ሲባል ተፈጥሮአዊም ሰው ሰራሽም ሊሆን ስለሚችል ማለት ነው። ድንገታዊ ነው ያልተጠበቀ ነው እና አንዱም ደግሞ በሰው ልጆች ላይ በህይወትህ ላይ በንብረት ላይ ጉዳት ሊያደርስ የሚችል ነው ማለት ነው። እና የተለያዩ አይነት አደጋዎች ሊያደርሱ ሊኖሩ ይችላሉ ወይም ሊፈጠሩ ይችላሉ ማለት ነው። ለምሳሌ የመኪና አደጋን ብንዳይ መኪና እንግዲህ በሚሄድበት ጊዜ መንገድ ሊሰት ይችላል ወይም ከሌላ መኪና ጋራ ሊጋጭ ይችላል ወይንም የመኪናው የሆነ ክፍሉ ሊቆመጥና ያ እንግዲህ ሊበላሽና ያብልሽት ደግሞ መኪናውን መቆጣጠር ሊያስቸግር ይችላል ማለት ነው። እንግዲህ ይሄ የመቆጣጠሪያ ነገር ፍሬኑ ሊሆን ይችላል ወይም ማርሹ ሊሆን ይችላል ስለዚህ ያ ነገር ድንገት ቢበላሽ ወይም ቢሰበር መኪናው ከቁጥጥር ውጪ ሊሆን ይችላል ማለት ነው። እና ያኔ በንብረት ላይ በሰው ህይወት ላይ እና በተለያዩ ነገሮች ላይ አደጋ ሊያደርስ ይችላል ማለት ነው። ስለዚህ ይህንን ጥንቃቄ ማድረግ ያስፈልጋል ማለት ነው። እንዲሁም የእሳት አደጋን ብናይ ለምሳሌ የእሳት በአንድ ቦታ ከተነሳ ይህ እንግዲህ ትልቅ ውድመት ሊያደርስ ይችላል ማለት ነው። በተለይ በንብረት ላይ ከባባድ ንብረቶች ወይም በአንድ ጊዜ ማሸሽ የማንችላቸው ንብረቶች ይኖራሉ በዛ አካባቢ በንብረት ላይ እንደዚሁ ትልቅ ጉዳት ሊያደርስ ይችላል ማለት ነው። እንዲሁም በሰዎች ህይወት ላይ ወይንም ህፃናት አዛውንት ሊኖሩ ይችላሉ ወይም እሳቱ ምናልባት ሰው በተኛበት በሌሊት ክፍለ ጊዜ ወይም በሌሊቱ ክፍለ ጊዜ ከሆነ ያኔ ሰዎችን ለማምለጥ ወይ እንቅልፍ ላይ ሊሆኑ ይችላሉ እንዲሁም ሊደነግጡ ይችላሉ ማለት ነው። ያኔ በሰው ህይወትም ላይ አዴጋ ሊያደርስ ይችላል ማለት ነው። እና ይህም አይነት አደጋ አለ ማለት ነው። ሌላው እንግዲህ በተለያዩ ሰዎች በሩጫ ጊዜ ሊሰበሩ ይችላሉ በኳስ ጨዋታ ጊዜ አደጋ ሊያጋጥማቸው ይችላል ያም ያልተጠበቀ ጉዳት ሊኖር ይችላል ማለት ነው። በማንኛውም ጊዜ እንግዲህ ለምሳሌ የመብረቅ አደጋ ሊፈጠር ይችላል ማለት ነው። እንዲሁም ናዲያ በአንዳንድ አካባቢዎች አሁን ዝናብ በሚበዛበት አካባቢ ያኔ የመሬት መንቀጥቀጥ ሊኖር ይችላል ማለት ነው። ይህ እንግዲህ የተፈጥሮ አደጋ ከምድብ ውስጥ ልንመድበው እንችላለን ማለት ነው። ይሄንን የመሬት መንቀጥቀጥ እንዲሁም የጎርፍ መብዛትና በጎርፍ መሬት መጠረግ እንዲሁም ቤቶች የአካባቢዎች የመጥለቅለቅ እና ያው እንግዲህ ከፍ እያለ ሲሄድም ብዙ ነገሮችን ሊያሳጣ የሚችል ማለት ነው። ምድርን ወደ ባህርነት ሊቀይራት የሚችል ያው በአንዳንድ አካባቢዎች እና በአንዳንድ ቦታዎች እንደሚታየው ከፍተኛ የዝናብ መጠን ሲኖር እንደምናየው ማለት ነው። እንደውም የንፋስ አደጋ ሊሆን ይችላል ያው ዝናብ ጋር ተያይዞ ሊመጣ ይችላል ይሄ ንፋስ አደጋ። ያው እንግዲህ ከፍተኛ ንፋስ በሚነፍስበት ወይም ከፍተኛ ዝናብና ውሽንፍር የቀላቀለ ሊሆን ይችላል ማለት ነው። ይሄ ንፋስ አደጋ ይህ ንፋስ እንግዲህ የተለያዩ ዛፎችን ቤቶችን ሊገነጣጥል እና ሊያፈራርስ ይችላል ማለት ነው። ከዛም አልፎ እንግዲህ በጫካ ላይ ከተነሳ ዛፎች በሚፋተጉበት ጊዜ ወይም እርስ በእርስ ግንኙነት በሚያደርጉበት ጊዜ ያኔ ሌላ አደጋ ደግሞ ተይይዞ ሊመጣ ይችላል ለምሳሌ የእሳት አደጋ ወይም ሰዓት ሊፈጠር ይችላል ያኔ ጫካ ውስጥ ትልቅ እሳት ይነሳና እንግዲህ ንፋስና እሳት ተቀላቅሎ ብዙ አካባቢ ብዙ እኮ ሲስተምን ሊያወድም የሚችል ትልቅ አደጋ ሊከሰት ይችላል ማለት ነው። እና አደጋ ማለት ጊዚያዊ ያልሆነ የሆነ ወይም በአንድ ጊዜ ሊፈጠር የሚችል የሰው ልጆች ያልጠበቁት በድንገት ሊፈጠር የሚችልና አንዳንዴ ከቁጥጥር ውጭም ሊሆን የሚችል ነገር ነው ማለት ነው። እንግዲህ የሰው ልጆች ከእለት ተእለት ከሚያደርጉት ከተግባራት ጋር ከዛ ጋር ተያይዞ ሊፈጠር የሚችል አደጋ ሊሆን ይችላል እንዲሁም በተፈጥሮ ሊመጣ የሚችል አደጋ ሊሆን ይችላል ማለት ነው። ታፋጡራዊ የሆነ ክስተት ለምሳሌ በተለያዩ ፍንዳታዎች ሊሆኑ ይችላሉ ግን ከባባድ ዝናብ በሚጥልበት ወይም በከፍተኛ ሙቀት ሊሆን ይችላል ማለት ነው። እንዲሁም ከፍተኛ የሆነ አውሎ ንፋስ በሚኖርበት ጊዜ ያኔ እንግዲህ እነዚህ የተፈጥሮ ክስተቶች ከሚገባው በላይ ሲሆን ወይንም ጭራሹኑ ሲጠፉ አደጋ ይፈጠራል ማለት ነው። ለምሳሌ የድርቅ አደጋ አሁን ይሄ እንግዲህ ዝናብ ከመጠን በላይ ከጠፋ የድርቅ አደጋ ሊከሰት ይችላል ሰዎች እንስሳቶች መኖር ያቅታቸዋል ህይወታቸውን ሊያጡ ይችላሉ ማለትም እንደውም ዝናብ ከመጠን በላይ ወይም ከሚፈለገው ወይም መሬት መቋቋም ከሚችለው እንዲሁም የሰው ልጆች እንስሳቶች እጽዋቶች መቋቋም ከሚችሉት በላይ ሲዘንብ ያኔ ትልቅ አደጋ የጎርፍ አደጋ ሊፈጠር ይችላል ማለት ነው። እንግዲህ ይሄ አደጋ የሚባለው ለሰው ልጆች ችግር እና መከራ ነው ማለት ነው ወይም አሰቃቂ ሊሆን ይችላል ማለት ነው። የሰው ልጆች ህይወትን ሊቀጥፍ ይችላል ስለዚህ ይሄ ምቹና ድንገተኛ የሆነ ያልተጠበቀ ማለት ነው አዴጋ።

በተግባር ያ ማለት እንግዲህ የተለያዩ ሶሻል ሚዲያዎች ለእነሱ የምንጠቀመው ወይንም የተለያዩ ማህበራዊ ሚዲያዎች አሉ በነዛ ሚዲያዎች ላይ የተለያዩ መተግበሪያዎች ይኖራሉ ማለት ነው። እነዛ መተግበሪያዎች ይባላሉ ይሄም ለሆነ አላማ የተሰሩ ለስልክ መደዋያ ሊሆን ይችላል የቀን መቁጠሪያ ሊሆን ይችላል እንዲሁም እንዲሁም ደግሞ ካልኩሌተር ወይም ሂሳብ ስሌት የምንሰራባቸው መተግበራዎች ሊሆኑ ይችላሉ። እንዲሁም ተንቀሳቃሽ ምስል የምናይባቸው ሙዚቃ ወይንም ድምጽ ማጫወቻዎች ሊሆኑ ይችላሉ ድምጽ ቅጅ ሪከርድ የምናደርግባቸው እነዚህ ሁሉ መተግበሪያ በሚለው ውስጥ ይገባሉ ማለት ነው። እና ለተለያየ አላማ የዲዛይን የተደረጉ በአበልጻጊዎች የበለፀጉ እንዲሁም በኮምፒውተር ላይ እና በስልክ ላይ የሚገኙ መተግበሪያዎች ይባላሉ ማለት ነው። የሞባይል መተግበሪያ አንድሮይድ መተግበሪያ እንዲሁም የዴስክቶፕ መተግበሪያ ለዴስክቶፕ እና ለአንድሮይድ ቨርዥኖች የሚሆኑ መተግበሪያ በመባል ይታወቃሉ ማለት ነው። እንግዲህ እነዚህ መተግበሪያዎች ብዙ አይነት ጥቅም ይሰጣሉ ማለት ነው። ለተጠቃሚዎች ያው ተጠቃሚዎች እንግዲህ ብዙ አይነት ነገር ይፈልጋሉ ማለት ነው። ያንን ጥቅሙን የሚፈልጉትን ነገር ለማሟላት የተለያዩ አበልጻጊዎች የሶፍትዌር አበልጻጊዎች የተለያዩ መተግበሪያዎችን ይሰራሉ ማለት ነው። የሞባይል እንግዲህ መተግበሪያ አበልጻጊ የራሱ የሆነ መሃንዲስ አላቸው ወይንም ፕሮግራሚንግ ኮዲ መጻፍ የሚችሉ እውቀት ያላቸው ሰዎች አሉ ማለት ነው። እና እነሱ እንግዲህ የተለያየ ኮድ በመጻፍ የተለያየ ነገር በማድረግ በዛ በእውቀታቸው ለተጠቃሚው እጅግ ጠቃሚና አስፈላጊ የሆኑ ነገሮችን ያበለጽጋሉ ማለት ነው። እንግዲህ አንዳንዶቹ ለፐብሊክ ወይንም ለሁሉም አጠቃላይ ይሆናሉ ለምሳሌ የስልክ መደወያን ብናይ የስልክ መደወያ መተግበር ለሁሉም ሰው ያስፈልጋል ስልክ ያለው ሰው መደወል የሚፈልግ ሰው የቴሌ ስልክ መደወያ መተግበሪያ ይጠቀማል ማለት ነው። እንዲሁም በእያንዳንዳችን ስልክ ላይ ስሌት ማድረጊያ ይኖራል ማለት እንዲሁም የቀን መቁጠሪያ ይኖራል ማለት እነሱን እንጠቀማለን ማለት ነው። እንዲሁም ሪከርድ ማድረግ ስንፈልግ ሪከርድ የምናደርግበት መተግበሪያ ይኖራል ማለት ነው። በዛ መተግበሪያ ሪከርድ ማድረግ ያስችለናል እንዲሁም ፎቶዎች እና የተለያዩ ተንቀሳቃሽ ምስሎችን እንዲሁም ምስሎችን ለመቅረጽ ስንፈልግ ካሜራን በመጠቀም በሱ ፎቶዎችንም ሊሆን ይችላል ተንቀሳቃሽ ምስሎችን እነሱን እንቀርጻለን ማለት ነው። ወይም እነሱን መፍጠር እንዲሁም በቅጅ መልክ ሪከርድ አድርገን ወይም ማስቀመጥ ዶክመንት አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ እነዚህ ሞባይል መተግበሪያዎች ብዙ አይነት ሲሆኑ ብዙ አይነት ጥቅም ይኖራቸዋል ማለት ነው። የተለያየ ጥቅም የራሳቸው የሆነ ጥቅም ይኖራቸዋል ማለት ነው። ለምሳሌ ቴሌግራምን ብናይ ቴሌግራም የተለያዩ መረጃዎችን ለማየት ከተለያዩ ሰዎች ጋራ መልእክት ለመለዋወጥና መልእክት ለመጻጻፍ እንዲሁም በቪዲዮ ወይንም በቪዲዮ ኮል ለመደወል ወይንም ለመደዋወል ይጠቅመናል ማለት ነው። እና የተለያዩ መረጃዎችን ልናገኝበት እንችላለን ማለት ነው። እንዲሁም ዩቲዩብ ቲክቶክክ ፌስቡክ ብናይ ሰዎች በማህበራዊ ህይወት ልክ በአካባቢ እንደሚገናኙት ወይንም በቦታ ተቀራራቢ የሆኑ ሰዎች እንደሚተዋወቁት ሁሉ በሚዲያም ላይ አብሮ መኖር ይቻላል ማለት ነው። ልምድ መለዋወጥ ባህል መለዋወጥ የተለያዩ ነገሮችን መማማር አዳዲስ ነገሮችን መቀያየር መላላክ መልእክቶችን እና ብዙ ነገሮችን አንድ ላይ ማሳለፍ ይቻላል ማለት ነው። እና ሰዎች አሁን በዚህ በእነዚህ መተግባሪያወች አማካኝነት ህይወታቸውን ብዙ ያቀላሉ ማለት ነው። ለምሳሌ እንግዲህ ባንክ የተለያዩ የባንክ ኢንዱስትሪዎች እነዚህ ባንክ ኩባንያዎች የራሳቸው የሆነ መተግበሪያ የሞባይል መተግበሪያ ይኖራቸዋል ማለት ነው። በዛ አማካኝነት አንድ ሰው እንግዲህ ባንክ መሄድ ሳይጠበቅበት የትራንስፖርት ወጪ ማውጣት ሳይጠበቅበት ብር ሳይከፍል ጊዜውን ሳያባክን ባለበት ቦታ ግዢ ሲፈጽም እነዚህን መተግበሪያዎች ህይወቱን አቀለሉለት ማለት ነው። እንዲሁም ቀላል ሆነለት ማለት ነው ለሱ ይህ ነገር ማለት ነው። ብር ተሸክሞ ብዙ ብር በሚሊዮን እንዲሁም በቢሊዮን የሚቆጠር ገንዘብ ተሸክሞ ከመዞር በኪሱ ወይንም በሌላ ነገር ያን ይዞ የመሰረቅ አደጋ ሌላ ስጋት ሳይገባው በቀላሉ ይህንን ነገር በስልኩ ማስተላለፍ መላክ እንዲሁም ለሌሎች ሰዎች አሳልፎ መስጠት ይችላል ማለት ነው። እና እንነዚህ መተግበሪያዎች በአሁኑ ጊዜ እጅግ ዘመናዊ በሆነበት እና በዚህ የቴክኖሎጂ አለም የሰውን ልጅ ህይወት ወይንም የተጠቃሚውን ህይወት ቀለል እያደረጉና እጅግ እየተስፋፉ የዘመኑ የመጡበት ሁኔታ አለ። እንዲሁም አንድ ሰው በስልኩ ብቻ መተግበሪያን በመጠቀም በስልኩ አወርዶ የተለያዩ መጽሐፍቶችን ማንበብ ይችላል የተለያዩ አዳዲስ ነገሮችን ሳይንሳዊ ነገሮችን እና ቴክኖሎጂ ነክ የሆኑ ነገሮችን መጠቀም ይችላል ማለት ነው። ጠቅለል ስናደርገው ይሄ መተግበር የሚባለው የተለየ ፊውቸር ያለው እያንዳንዱ የተለያየ የራሱ መገለጫ ያለው መተግበሪያዎችና ለተጠቃሚ የተለያየ አገልግሎት የሚሰጡ መተግበሪያዎች

ልብ የምንለው እንግዲህ ህይወት ያላቸው ነገሮች ያለ ህይወት ያላቸው ነገሮች በየሰውነታቸው ክፍል ውስጥ ወይንም ከወዲያቸው ውስጥ የሚገኝ ማለት ነው። አንድ የአካል ክፍላቸው ነው ማለት ነው። የልብ እንግዲህ የደም ዝውውርን የሚቆጣጠርና የአተነፋፍስ ስርዓትን የሚያስተካክል እንዲሁም የደም ምርጭትን የምንበል ሰውነታችን። በተለያዩ ሰውነታችን ክፍል የሚረጭ ወይንም እንዴ ትልቅ ጠቀሜታ ያለው የሰውነት ክፍል ነው ማለት ነው። ስለዚህ የደም ቧንቧን በመርጨት በተለየ ይህንን የሚያስተካክል እና የሰው ልጅ ህይወትን እንዲቀጥል የሚያደርግ እጅግ ወሳኝ የሆነ የአካል ክፍል ነው ማለት ነው። እና የሰው ልጅ እንግዲህ ልቡ ዋናው ክፍል ነው ያው እንግዲህ ልብ። የሰው ልጅ በሌላም ነገር ይቆጣጠራል ያው ስሜቱን የተለያየ ነገሮችን በልቡ የሚያስባቸው ነገሮች ሀሳብ ሁሉን ነገር። እንግዲህ አንድ ሰው ልበ ሙሉ ወይም ደፋር ልባል ይችላል ማለት ነው። እንግዲህ ሀሞቱ ጠንካራ የሆነ ሰው ይሄ ጀግና ደፋር ልባል ይችላል። እና እንደ አጠቃላይ ልብ ማለት ያው በሰውነታችን ክፍል የሚገኝ በሳምባችንና በጉበታችን መካከል የሚገኝ ማለት ነው ከኩላሊታችን ከፍ ብሎ የምናገኘው የሰውነት ክፍል ነው። የደም የደም ምርጭት ወይም የደም ቧንቧ በመርጨት ትልቅ ድርሻ የምወስድና ትልቅ ስራ የሚሰራ የሰውነታችን ክፍል ነው ማለት ነው። ስለዚህ አንድ ሰው ልቡን ከታመመ እጅ ከባድ ሊሆን ይችላል እና የልብ ጤንነት ወሳኝ ነው ማለት ነው። እንግዲህ ጨዋ የማይሆኑ ምግቦች የልብ አልጋ በተለይ ጣፋጭ የሆኑ ነገሮች እነዚህ ጫው የሚያበዙና የተለያዩ ጣፋጭ ነገሮች የሚያበዙ ህጎችም ሊወዱት ይችላሉ ማለት ነው። ስለዚህ ያንን ጥንቃቄ አድርጎ የልብን ጤንነት መጠበቅ ያስፈልጋል ማለት ነው

ንፋስ ማለት ሊታይ ሊዳሰስ ሊጨበጥ የማይችል ነገሮች ግፊት ያሉ ነገሮችን ሊገፋ የሚችል አይነት ሀይል ነው ማለት ነው። ያው እንግዲህ ይሄ ንፋስ ብዙ ጥቅሞች ይኖሩታል ያው የተለያዩ ነገሮች ሊጠቀም ይችላል ማለት ነው። ለብዙ ሰዎች እንዲህ ሀይልም እንዲህ አማራጭ ሊጠቀሙት ይችላሉ። እና ንፋስ ማለት በአጭሩ ሊታይ ሊዳሰስሊጨበጥ የማይችል የተፈጥሮ ሀይል ነው ማለት ነው።

ኢንተርኔት ኢንተርኔት ማለት እንግዲህ የበይነ መረብ ግንኙነት ወይንም የተለያዩ ኤዴክትሮሎጂ መሰሪያዎች በኢንተርኔት አማካኝነት የሚያገናኝ ማለት ነው ኔትወርክ ወይንም ፈጣን የሆነ ኔትወርክ እንደ ማለት ነው። እንግዲህ በኢንተርኔት ምክንያት አማካኝነት አለምን ያስተሳሰረ ከአንዱ ጫፍ እና ሌላው ጫፍ ያለን ህዝብ በአንድ ላይ ማገናኘት የሚችል የተለያዩ ማህበራዊ ሚዲያዎች እንዲሰሩና የተለያዩ መተግበሪያዎች በኢንተርኔት አማካኝነት ብዙ ነገር እንዲሰሩ ያደረገ ህይወትን ያቀለለና እጅግ ዘመናዊ ያደረገ ማለት ነው። እና ይሄ ኢንተርኔት ያው በተለያየ ሞባይን መጠቀም እንችላለን እንደውም ባለ ገመድ ኢንተርኔት ይኖራል ብሮድባንድ ይኖራል ማለት ነው ወይንም ዋይፋይ በሚባለው በዛ ልንጠቀም እንችላለን። እና እጅግ ዘመናዊ የሆነና ጥሩ ጠቀሜታ ያለሁ ነው ማለት ነው። ሰዎች አሁን በኢንተርኔት አለም ውስጥ ነው ያሉት አብዛኞቹ በምድር ላይ የሚኖሩ ሰዎች ማለት ነው። እንግዲህ ኢንተርኔት አለም ብዙ ነገር ለስራ ሊሆን ይችላል ለትምህርት ሊሆን ይችላል። እንዲሁም ለተለያዩ ድርጅቶች የተለያዩ ማንኛውም መንግስታዊም ይሁን መንግስታዊ እያልሆነ ተቋም አሁን የትኛውም የትኛውም ተቋም የትኛውም መስሪያ ቤት ኢንተርኔትን ይጠቀማል በኢንተርኔት የታገዘ ስራን ይሰራል ማለት ነው። ሮቦቶች በኢንተርኔት የሚሰሩት አብዛኞቹ መኪኖች እንግዲህ ዘመናዊ የሆኑ ቤቶች ሊሆኑ ይችላሉ ዘመናዊ መኪና ሊሆን ይችላል እና የትኛውም ከቴክኖሎጂ ጋር ነክ የሆነ ነገር ከኢንተርኔት ጋር በቀጥታ ይገናኛል ማለት ነው። አንድ ሰው ቤቱን ሊሆን ይችላል ወይንም የስራ ቦታውን እንደውም ደግሞ የእርሻ ቦታው እንደሆን ይችላል በኢንተርኔት አማካኝነት ቤቱ ቁጭ ብሎ ሊቆጣጠርና ማኔጅ ሊያደርግ ሊያስተዳድር ይችላል ማለት ነው። ከሩቅ ቦታ ሆኖ እንዲሁም የትኛውም ያለፍ የአለም ጫፍ ያሉ ሰዎች ከአንዱ ቦታ ሆኖ ሌላው ቦታ በኢንተርኔት አማካኝነት የትኛውንም መምህር ሊያገኙ ይችላሉ የትኛውንም ዶክተር ማማከር ይችላሉ የትኛውንም ሰራተኛ እጅግ የሰለጠነ ባለሙያ ማግኘት ይችላሉ ማለት ነው። ከየትኛውም ያለፍ ጫም ሆነው እና ይህ ነገር እንግዲህ ህዝቦችን ያስተሳሰረ የሚያስተሳስር አንዱን ከአንዱ ጋር በቀላሉ ማገናኘት የሚችል እጅግ ፈጣን የሆነ የዘመኑ ኔትወርክ ነው ማለት

እገዛ የሚለው ቃል እንግዲህ የሚያስተላልፍልን መልእክት ወይም የሚገልጸው ነገር ወይም ጥሬ ትርጉሙ መርዳት መተባበር እና የሆነን ነገር ተክቶ መስራት ሊሆን ይችላል ማገዝ በሚለው በዚህ መልኩ ሊተረጎም ይችላል ማለት ነው። ያው በተለያየ ነገር ሊገለጽ ይችላል እንግዲህ እገዛ አንድ ሰው ስራ እየሠራ ልናግዘው እንችላለን ወይንም እቃ ተሸክሞ መንገድ እየሄደ ከሆነ ያንን የተሸከመውን ነገር ልናግዘው እንችላለን ማለት ነው። እና በተለያዩ መንገዶች አንድ ሰው ስራን ሲሰራ ወይም የተለየ ሌላ ነገርን ሲያደርግ ያንን ሰው ማገዝ መቻል ድካሙን መካፈል እንዲሁም ሀሳቡን ሀሳብ ላይ ሆኖ ለሆነና ሀሳቡን መካፈል ይሄ ራሱ አንድ እገዛ ነው። እንዲሁም ደስታውንም በሀዘኑም በተለያዩ ነገር ያን የሆነ ሰው የሆነ ችግር ሲያጋጥመው ወይም የሆነ ጉዳይ ሲያጋጥመው ያኔ ማገዝ እና ከእሱ ጎን መሆን ከእሱ ጋር አብሮ መቆም ችግሩንም አብሮ መካፈል። የዛን ሰው ሸክም ማቅለል ይሄ እንግዲህ እገዛ ብለን ልንጠራው እንችላለን ወይም እገዛ ተብሎ ሊጠራ ይችላል ማለት ነው በእንደዚህ አይነት መልኩ ሊገለጽ ይችላል ማለት ነው። እና ለምሳሌ አንድ ሰው በችግሩ ጊዜ የሆነ አደጋ ደርሶበት ሊሆን ይችላል የተለያዩ እገዛ ለምሳሌ እሳት አደጋ ቢነሳ በዛኔ ለዛ ለሰው እገዛ ማድረግ እንዲሁም ገንዘብ ቢጠፋበት ቢዘረፍ ያን ሰው እገዛ ልናደርግለት ይገባል። እንዲሁም ሲታመም አንድ ሰው ታሞ ሆስፒታል ሊገባ ይችላል ወይም ገንዘብ ሊያጥረው ይችላል ያንን እንግዲህ ገንዘብ ያለው በገንዘብ ሊያግዘው ይችላል ዶክተሮች ደግሞ በሙያቸው ሊያግዙት ይችላሉ ማለት ነው። እና ሌሎቹም በምክር እና በተለያየም ነገር ልናግዘው እንችላለን ማለት ነው እንግዲህ እገዛ ሲባል በብዙ አይነት መልኩ ሊሆን ይችላል ሰው በገንዘብ ልናግዝ እንችላለን በሀሳብ በጉልበት እንዲሁም አብሮ በመሆን አብሮ መሆን ራሱ እገዛ ነው። ሰው ብቸኝነት ሲሰማው ድብርት እናንተ የሆነ ነገር ሲያስብ ሀሳብ ውስጥ ሲጨናነቅ ያኔ አብሮክ ከጎን ሁኖ ማጠነካከር ይሄ ራሱ ትልቅ እገዛ ነው ማለት ነው። እና ለሰዎች ለሰዎች ሰላም በመስጠት ራሱ ሰዎችን ባለማረበሽ ልንተባበራቸው እንችላለን። ለምሳሌ አንድ ሰው የሚያነብ ከሆነ እዛ ሰው አጠገብ አለመጮህ ወይንም የሚጮሁ ነገሮችን ሙዚቃና መሰል ድምጽ ያላቸውን ሊረብሹ የሚችሉ ነገሮችን እሱን አለማድረግ ይህም ራሱን መተባበር ማገዝ ነው ማለት ነው። እና ሰዎችን በተለያየ መልኩ ልናግዛቸው እንችላለን እርዳታ መስጠት ወይንም ችግርን መካፈል እገዛ ይባላል ማለት ነው